የሙዚቃ መሳሪያ መጫወት እኔ እንኳን አልችልም ነገር ግን የሚጫወቱ ሰዎችን አውቃለሁ አያለሁኝ። እና ብዙ ችሎታና ብዙ ልምድ ያላቸው ሙዚቃ ተጫዋቾች አሉ ማለት ነው። በአቅራቢየ የሙዚቃ መሳሪያ መጫወት። ሰዎች የሰው ልጅ ከጥንት ጀ ዘን ጀምሮ የተጠቀሙት አስፈላጊ ባህላዊና ስነጥባዊ ተግባር ነው። ሙዚቃ ስሜታችንን የሚገልጽ ደስታን የሚጨምር እና ሀዘንን የሚቀንስ እና ሰዎችን የሚያቀራርብ ሀይል አለው። በሙዚቃ መሳሪያ መጫወት ብቻ መዝናኛ ሳይሆን አእምሮን የስሜትና የማህበራዊ እድገትን መንገድ ነው ማለት ነው። የሙዚቃ መሳሪያዎች በተለያዩ ክፍሎች ይከፈላሉ። እነሱም የንፋስ መሳሪያዎች እንደ ፍሎት ሳክስፎን። የነጥብ መሳሪያዎች እንደ ጊታር ቫዮሊን የመመምቻ መሳሪያዎች ሲሆኑ እንደ ከበሮ ድራም እና የቁልፍ መሳሪያዎች ደግሞ እንደ ወይም እንደ ፒያኖ ናቸው። እያንዳንዱ መሳሪያዎች የራሱ ድምጽ መንገድ እና ስልጠና ያስፈልገዋል ማለት ነው። ሙዚቃ መሳሪያዎች መጫወት ለመጀመሪያ በጣም ትልቅ ችሎታ ይሁን ተፈጥሮአዊ ብቃት አያስፈልግም። ከፍተኛ ነገር የሚያስፈልገው ፍላጎት ትግስትና የቀጣይነት ልምድ ነው። በመጀመሪያ ሰው መሳሪያውን እንዴት እንደሚይዝ ድምጹን እንዴት እንደሚያመነጭና መሳሪያው መሳሪያውን ምቱ ኖቱ መለየት መማር ይጀምራል ማለት ነው። በመጀመሪያ ይሄን ነገር አስቸጋሪ ሊመስል ይችላል ግን በጊዜ ሂደት ሲደጋገም ቀላል እና የሚያስደስት ይሆናል ማለት ነው። የሙዚቃ መሳሪያ መጫወት ለአእምሮ ብዙ ጥቅሞች ያሉት ሰዎች አይነቶቹን ሲያነሱ ምት ሲቆጣጠሩና እጆቻቸውን ከአእምሮዎቻቸው ጋር ሲያገናኙ ማስታወሻ ችሎታ ይጨምራል ማለት ነው። በተጨማሪ ትኩረትን ያበረታታል በጣም ማስተዋልን ይፈጥራል እና ፈጣራዊ አስተሳሰብን ያበረታታል ማለት ነው። በተለይ ለተማሪዎች የሙዚቃ ልምድ በትምህርት ላይ የተሻለ ውጤት እንዲኖረን ይረዳል ማለት ነው። በስሜታዊ ዘርፍ ደግሞ ሙዚቃ መሳሪያ መጫወት ትልቅ ሚና አለው። ሰው ሲጫወት ውስጣዊ ጭንቀቱ ይፈታል ሀዘኑም ይገለጻልእና ደስታውን ይጨምራል። ሙዚቃ አንዳንድ ጊዜ ቃል ሳይሆን ስሜትን የሚናገር ቋንቋ ነው። ሰው ሊናገር ያልቻለውን ነገር በመሳሪያ ድምጽ ሊገልጽ ይችላል ማለት ነው። ከማህበራዊ አንፃር ደግሞ የሙዚቃ መሳሪያዎች መጫወት ሰዎችን ያቀራርባል። በቡድን መጫወት በኮንሰርት መሳተፍ ወይም በባህላዊ በዓላት ላይ መጫወት የተስማሚነት እና የመተባበር መንፈስን ያጠናክራል። ሰዎች ከተለያዩ እድሜ ቋንቋ እና ባህል ቢመጡም በሙዚቃ አንድ ሊሆኑ ይችላሉ ማለት ነው። በኢትዮጵያ ባህል ውስጥ የሙዚቃ መሳሪያ ትልቅ ሚና አለው። እንደ ክራር ማሲንቆ ዋሽንትርና ከበሮ ያሉ መሳሪያዎች ታሪካዊ እና ባህላዊ እሴቶች አላቸው። እነዚህ መሳሪያዎች በሰርግ በበዓል በሀዘን እና በሌሎች ማህበራዊ ክስህተቶች ውስጥ ይጫወታሉ። የሙዚቃ የህዝብ ህይወትን አካል መሆኑን ያሳያል ማለት ነው። ሌላው ሙዚቃ መሳሪያ መጫወት ትምህርት እንደሌሎች ችሎታዊ በደረጃ ይመራል። መጀመሪያ ተማሪው መሳሪውን ማወቅ ይጀምራል ክፍሎች የድምጽ መጠሪያውን እና እንዴት መጠቀም እንደሚገባ ይማራል። ይሄ ደረጃ መሰረታዊ ቢመስልም ለቀጣይ ስኬት በ አስፈላጊና ወሳኝ ነው ማለት ነው። ቀጣይ ደረጃ ልምምድ ነው የሙዚቃ መሳሪያ መጫወት ያለተደጋጋሚ ልምምድ አይሸ አይሻሻልም። በየቀኑ ጥቂት ደቂቃዎች ብቻ ቢሆንም መልማመድ እጅግ ውጤታማ እንድንሆነ ያደርጋል ማለት ነው። ሰው በቀጣይነት ሲለማመድ ጣቶች ይለማመዳል ጆሮው ድምፁን ይለያል እና አእምሮውም ከእጆቹ ጋር በፍጥነት ይሰራል ማለት ነው። እንደዚሁም የሙዚቃ መሳሪያ መጫወት ትዕግስትን ያስተምራል። የመጀመሪያ ጊዜ ትክክለኛ እድለድ ድምጽ ለማውጣት አስቸጋሪ ሊሆን ይችላል። ስህተት ይበዛል አንዳንድ ጊዜም መተው የሚፈልግ ስሜት ይመጣል። ነገር ግን ይሄንን ችግር በትግስት ማለፍ ሰው ሰውን በህይወት ውስጥ ሌሎች ዘርፎችን ጽናት ያለው ያደርገዋል ማለት ነው። ሙዚቃ መሳሪያ መጫወት በራስ መተማመን ላይ እጅግ አስተዋጽኦ አለው። ሰው አንድ ጊዜ በትክክል ሲጫወት የራሱን እድገት ያያል ይህም እምነቱን ያበረታታል። በሰዎች የሚጫወት ደግሞ የፍርሃት ስሜትን ያነሳል እና የመናገር ድፍረት ይጨምራል። በተጨማሪ ሙዚቃ መሳሪያ መጫወት የስራ እድል ሊሆን ይችላል። አንዳንድ ሰዎች ሙዚቃ እንደሙያ ይመርጣሉ በቡድን ይጫወታሉ ያስተምራሉ ወይም በባህላዊነት ዘመናዊ ዝግጅት ላይ ይሳተፋሉ ለገቢ ብቻ ሳይሆን ለስሜታዊ እርካታ ይረዳል ማለት ነው። በቤተሰብ ውስጥ የሙዚቃ መሳሪያ መጫወት ጥሩ ተጽዕኖ አለው። ልጆች ከታናናሽ ከታናሽነታቸው ጀምሮ ሙዚቃ ሲማሩ የተዋጣ ስነምግባር እና የጊዜ አያያዝ እና የስራ ተጠያቂነትን ይማራሉ። ይህ በኋላ ለትምህርታቸውም ለህይወታቸው ሁሉ ይጠቅማቸዋል ማለት ነው። የሙዚቃ መሳሪያ መጫወት ብቻ የድምጽ ጉዞ ሳይሆን የሰው ልጅ ህይወት የሚያበረታታ ሙሉ ጉዞ ነው። ሰውን ያስተምራል ያዝናናል ያሳ ያሳስባልና ከሌሎች ጋርም ያገናኛል። ስለዚህ የሙዚቃ መሳሪያ መጫ

አዎ ከስራ ባልደረቦቼ ጋር ጥሩ ግኝኙነት አለኝ ከስራ ባልደረቦቼ ጋር ጥሩ ግኝኙነት መኖሩ የስራ ቦታው ስኬታማ ስኬትን የሚወስን አስፈላጊ ነገር ስለሆነ ነው። ስራ ቦታ ሰዎች ብዙ ሰዓት አብረው የሚያሳልፉበት አካባቢ ስለሆነ በዚህ የሚፈጠር ግንኙነት በስራ ውስጥ ስሜትን እና በግል ህይወት ላይ ተጽዕኖ አለው። ጥሩ ግንኙነት ያለበት የስራ ቦታ ሰላምና ተስማሚነት ያመጣል። መጥፎ ግንኙነት ያለበት ግን ግጭትና ውጥረትን ይፈጥራል ማለት ነው። መጀመሪያ ጥሩ ግንኙነት የሚጀምረው በአክብሮት ነው እያንዳንዱ ሰው የራሱን ሀሳብ ባህሪ እና ተሞክሮ እንዳለው መቀበል አስፈላጊ ነው። ባልደረቦቼን መስማማት አስተያየታቸውን መከበር እና ልዩነት መቀበል ግንኙነትን ያጠናክራል። አንድ ሰው ሲከበር ራሱን የሚያሳይበት እና በስራ ላይ የሚተባበርበትን እድል ይጨምራል ማለት ነው። ግንኙነት የሚያጠናክር ሌላ ነገር ግልጽ ግንኙነቱን በስራ ቦታ ላይ ሀሳቦችን በግልጽ መናገር መረጃ መካፈል እና ስህተቶችን በሰላም መግለጽ ብዙ ግጭቶችን ይከላከላል ማለት ነው። ነገር ግን ግልጽ መናገር ማለት መጥፎ ቃል መጠቀም አይደለም። በአክብሮትና በተገቢው መንገድ ሀሳብ መግለጽ ነው ይህ መተማመንን ይጨምራልና ቡድን ያጠናክራል ማለት ነው። ከስራ ባልደረቦች ጋር መተባበር የጥሩ ግንኙነት ሌላ መስረት ነው። ስራ በቡድን ሲሰራ እያንዳንዱ ሰው አስተዋጽኦ አስፈላጊ ነው። ሌሎችን መርዳት ተግባራቸውን ወደገፈና ስኬታቸውን ማመስገን ግንኙነትን ያበረታታል ማለት ነው። በቡድን ውስጥ ያለ መተባበር የስራ ጥራትን ያሻሽላልና ስራን ቀላል ያደርጋል። ግጭት ማንኛውም መስራት ቦታ ሊኖር ይችላል ነገር ግን ግጭት እንዴት መፍታት እንደሚችል? መማር ጥሩ ግንኙነትን ይጠናከራል ማለት ነው። ግጭት ሲኖር በሰላም መነጋገር ሌሎችን መስማት እና መካከለኛ መፍትሄ መፈለግ አስፈላጊ ነው። መጥፎ ቃል ቁጣ ወይም ንቀት ግንኙነት ያበላሻል እና የስራ አካባቢን ያበሳጫል። ያበሳጫል ወይም ያበላሻል ማለት ነው። ጥሩ ግንኙነት በሰው ስሜት ላይ ትልቅ ተጽዕኖ አለው። ሰው ከባልደረቦቹ ጋር በሰላም ሲሆን ወደ ስራ በደስታ ይመጣል ውጥረቱ ይቀንሳል እና ተነሳሽነቱ ይጨምራል ማለት ነው። የሰውን ውጤታማነት ይጨምራል እና የድርጅቱን እድገት ያግዛል ማለት ነው። ሌላው ጥሩ ግንኙነት በአንድ ቀን ውስጥ የሚፈጠር ነገር አይደለም በጊዜ በትዕግስትና በቀጣይነት የሚገነባ ነው። ከስራ ባልደረቦች ጋር ግንኙነት ሲጀመር መጀመሪያ የመተማመን መንፈስ መፍጠር አስፈላጊ ነው። መተማመን ሲኖሩ ሰዎች ሀሳባቸውን በነፃ ይገልጻሉ ስህተታቸውን ሳይፈልጉ ይናገራሉ እና በቡድን ውስጥ በሙሉ ይሳተፋሉ ማለት ነው። ግንኙነት የሚያጠናክር ሌላ አስፈላጊ ነገር ታማኝነት ነው። ሰው ቃሉን ሲጠብቅ የተሰጠውን ሀላፊነት በጊዜ ሲፈጽምና በስራ ላይ ተጠያቂነት ሲሆን ባልደረቦቹ ይተማመኑበታል ማለት ነው። የታማኝነት ግንኙነትን ያጠናክራል እና ቡድን ያቆማል ማለት ነው። በስራ ቦታ ላይ እርዳታ መስጠት ጥሩ ግንኙነት የሚገነባ ትልቅ ነገር ነው። አንድ ባልደረባ ችግር ሲያጋጥመው መረዳት ልምድን ማካፈል እና መመካከል የቡድን መንፈስን ያበረታታል። ሰዎች እርዳታን ሲሰጡና ሲቀበሉ መካከላቸውን ያለውን ግንኙነት ያጠናክራል ማለት ነው። እንደዚሁም ጥሩ ግንኙነት ለመጠበቅ ስሜትን መቆጣጠር አስፈላጊ ነው። በስራ ቦታ ጫና ውጥረት ወይም ድካም ሲኖር አንዳንድ ጊዜ ሰዎች በቁጣ ሊናገሩ ይችላሉ ነገር ግን ስሜትን መቆጣጠር በሰላም መናገር እና ከሁኔታው ከሁኔታው እና ጊዜያዊ ጋር ብዙ ግጭት ይከላከላል። በስራ ቦታ ውስጥ አዎንታዊ ባህሪ መኖር ግንኙነትን ያበረታታል። ሰላምን መስጠት መሳቅ አመስጋኝነት መግለጽ እና አንዳንድ ጊዜ ቀላል ቀልድ መጠቀም የስራ አካባቢን ያሳርፋል እና ሰዎችን ያቀራርባል ማለት ነው። እነዚህ ቀላል ነገሮች ቢመስሉ በግንኙነት ላይ ትልቅ ተጽዕኖ አላቸው። ጥሩ ግንኙነት በመሪዎችና በሰራተኞች መካከል አስፈላጊ ነው። መሪዎች ለሰራተኞቻቸው አክብሮት ሲያሳዩ ሲያዳምጡና ሲደግፉ የስራ መንፈስ ይጠናከራል። እንደዚሁም ሰራተኛ መመሪያን ሲከተሉና አላፊነታቸውን ሲያከብሩ ግንኙነታቸው ይሻሻላል ማለት ነው። በአጠቃላይ ከስራ ባልደረቦች ጋር ጥሩ ግንኙነት መኖር ሰው በስራ ላይ የሚያሳድግ በስሜት የሚያረጋግጥና በህይወት የሚያበረታታ ነው። ይህን ግንኙነትን በጥራትና እና በአክብሮት ሲጠብቅ ሁሉም በሰላም የሚሰሩበት የተሻለ የስራ አካባቢ ይፈጥራሉ ማለት ነው። ከስራ ባልደረባ ጋር ጥሩ ግንኙነት መኖር የግል ጥቅም ብቻ ሳይሆን የቡድን ድርጅት ስኬት መሰረት ነው። በአክብሮት በግልጽ መነጋገር መተባበር እና በግጭት አስተዳደር ጥሩ ግንኙነት ማቆም ይቻላል። ስለዚህ ከስራ ባልደረቦች ጋር ጥሩ

አዎ ስልጠና እወስዳለሁ ስልጠና መውሰድ በዘመናችን ለሰው ልጅ እድገትና ስኬት እጅግ አስፈላጊ ሆኗል አለም በፍጥነት እየተቀየረ ስለሆነ እውቀት ክህሎት ያለማሻሻል በአንድ ደረጃ መቆየት ይሆናል ማለት ነው። ስልጠና መውሰድ ሰውን ከዚህ መቆየት ያወጣዋል አዲስ ነገሮች ያስተምራልና በህይወት ውስጥ የሚፈልገውን ግብ እንዲያሳካ ያግዛል ማለት ነው መጀመሪያ ስልጠና ምን እንደሆነ መገንዘብ ያስፈልጋል ስልጠና ማለት። በአንድ ዘርፍ የተወሰነ እውቀትና ክሎት ለማግኘት የተዘጋጀ መንገድ መማር ነው ይሄ የትምህርት በክፍል በስራ ላይ በኦንላይን ወይም በሌሎች መንገዶች ሊሰጥ ይችላል። ስልጠና በተግባር ላይ የሚውል እውቀትን ስለሚያበረክት ከመደበኛ ትምህርት ይለያል። ስልጠና መውሰድ በስራ ህይወት ላይ ትልቅ ጥቅም አለው። ሰው ስልጠና ሲወስድ የሚሰራውን ስራ በተሻለ መንገድ መከናወን ይጀምራል ወይም ይችላል ማለት ነው። የተሻለ ክህሎቶችን ያገኛል የስራ ጥራት ይጨምራልና በቡድን ውስጥም የሚበረክተው አስተዋጽኦ ይጨምራል። እና በጣም ወሳኝ ነው። ስልጠና መውሰድ ማለት ነው ይሄ ደግሞ በስራ ቦታ የሚያገኘው ክብር እና እድገትን እየጨመረ ይሄዳል ማለት ነው። እንዲሁም ስልጠና መውሰድ የስራ ዕድልን ያስፋፋል። ብዙ ድርጅቶች ተጨማሪ ክህሎት ያላቸው ሰዎች ይመርጣሉ ስልጠና የወሰደ ሰው በስራ ገበያ ገበያ ላይ ተፈላጊ ይሆናል። ምክንያቱም አዲስ ቴክኖሎጂ አዲስ ዘዴ ወይም አዲስ አስተሳሰብ ማምጣት ይችላል ማለት ነው። ይህ ሰውን ከሌሎች ይለየዋል እና የራሱን ዋጋ ያሳየዋል ማለት ነው። ስልጠና መውሰድ በግል ህይወትም አስፈላጊ ነው። ሰው አዲስ ነገር ሲማር ራስን ያሻሽላል አእምሮ እንዲነቃቃና ለመመር ያለው ፍለጎት እንዲጨምር ያደርጋል። ይሄ በህይወት ሌሎች ዘርፎች አዎንታዊ ተጽዕኖ ያሳያል። ችግሮችን መፍታት ውሳኔ ከመስጠት እና ከሌሎች ጋር መግባባት ያሻሽላል ማለት ነው። ነገር ግን ስልጠና መውሰድ ትግስትና ጥረት ይፈልጋል። አንዳንድ ጊዜ ማግኘት አስቸጋሪ ሊሆን ይችላል። አንዳንድ ጊዜ መማር ከባድ ይመስላል ነገር ግን እነዚህ ችግሮች የጽናት ማለፍ ውጤታማ ፍሬ ያመጣል ማለት ነው። ሰው ራሱን ካስገ እስከ ካስገደደ በኋላ የሚያገኘው እውቀትና ክህሎት ለረጅም ጊዜ ይጠቅማል። በድርጅት ደረጃ ስልጠና መውሰድ ትልቅ ጥቅም አለው። የተሰለጠነው ሰራተኞች ያላቸውን ድርጅቶች ከውጤታማነት በጥራትና በውድድር ላይ ይበላለጣሉ ማለት ነው። ስልጠና የወሰዱ ሰራተኞች ለውጥ ለለውጥ ዝግጁ ይሆናሉ። ችግር ሲመጣ ፈጣን መፍትሄ ይፈልጋሉ የድርጅቱ ላይ በተሻለ መንገድ ይደግፋሉ ማለት ነው። ሌላው ስልጠና መውሰድ በሰው ህይወት ውስጥ ቀጣይነት ያለው እድገት ለማረጋገጥ እጅግ አስፈላጊ ነው። አለም በፍጥነት እየተለወጠ ስለሆነ አዳዲስ ቴክኖሎጂዎች ለ አዳድስ የስራ ዘርፎች እና እድሎች አዲስ እውቀቶች በየቀኑ እየተፈጠሩ ነው። ስልጠና መውሰድ ሰውን ከእነዚህ ለውጦች ጋር እንዲመጣጠኑ ያግዛል ማለት ነው። በስራ ቦታ ላይ ስልጠና መውሰድ የሰራተኛውን እውቀት ያሻሽላል የስራ እርካታ ይጨምራል እንደዚሁም የስራ ውጤት ከፍ ያደርጋል። ሰራተኛ አዲስ ክህሎት ሲፈልግ አዲስ ክሎት ሲፈልግ ሲማር ስራውን በቀላሉ ይፈጽማል። ችግር ሲያጋጥመው መፍትሄ ለመፈለግ ይችላል ማለት ነው። ለድርጅቱና ለግለሰቡ ሁሉም ጥቅም ያመጣል ማለት ነው። ስልጣና ከስራ ብቃት ብቻ ከስራ ብቃት ጋር ብቻ አይገደብም። የግል እድገትን ይደግፋል ሰው ራሱን ሲያሻሽል ራስ መተማመን ይሞላል አዲስ ነገር ለመሞከር ድፍረት ይኖረዋል ማለት ነው። ይሄ በህይወት ሁሉ ክፍል ውስጥ አዎንታዊ ተጽዕኖ ያሳድራል ማለት ነው። እንደዚሁም ስልጠና መውሰድ ከሌሎች ሰዎች ጋር መገናኘትን ያበረታታል። በስልጠና ወቅት ሰዎች ልምዳቸውን ይካፈላሉ እርስ በእርስ ይማራሉ ጠንካራ ግንኙነትን ይፈጥራሉ። ይሄ በኋላ በስራ ውስጥ ወይም በሌላ ዘርፍ ሲፈለግ ትልቁ እድል ሊሆን ይችላል ማለት ነው። በአጠቃላይ ስልጠና መውሰድ ማለት ለዛሬ ብቻ መኖር አይደለም ለነገ መዘጋጀት ነው። እውቀትን ማዘመን ክህሎትን ማሻሻል እና ራስን መገንባት የሚፈልግ ሰው ስልጠናን እንደ አስፈላጊነት ክፍል ሊያውላው ይገባል ማለት ነው። ስልጣና መውሰድ የራስን እድገት የሚያረጋግጥ የስራ እድልን የሚያስፋፋና ህይወትን የሚያሻሽል አስፈላጊ ነገር ነው። ሰው ትምህርትን ቢጨርስም መማርን ማቆም የለበትም ምክንያቱም መማር የህይወት ጉዞ ነው። ስለዚህ ስልጠና አዎ እወስዳለሁ ብል ምንም የማያዳግም ሁኔታ ነው። ስልጠናን በደንብ አድርጌ እወስዳለሁ በየጊዜው ራሴን አሻሽላለሁ። ራሴን ወደተሻለ

አዎ ሰዎችን በአይኔ እመለከታለሁ ሰዎችን በአይን መመልከት በሰዎች መካከል ግንኙነት ውስጥ እጅግ አስፈላጊ የሆነ የመግባባት መንገድ ነው አይን ንግግር ከቃል በላይ መልእክት ይሰጣል ማለት ነው። መደማመን ክብር ፍላጎት እና ትኩረት እንዳለ ያሳያል ማለት ነው። ሰው ሲነጋገር ባይን መመልከት ማለት እየሰማሁ ነው ብሎ መናገር መቻል ማለት ነው። በማህበራዊ ህይወት ውስጥ አይን መመልከት ሰዎች እንዲቀርቡ ያደርጋል። ከጓደኞች ከቤተሰቦች ወይም ከአዲስ ሰዎች ጋር ሊያነጋገር ሲነጋገር በአይን መመልከት እውቀትን እና እርግጠኝነትን ያመጣል ማለት ነው። ሰውም በአይን ሲመለከት እንደሚከበር እና እንደሚገነዘብ ይሰማዋል ይህም ግንኙነትን ያጠናክራል። በስራ ቦታ ውስጥም በአይን መመልከት ትልቅ ሚና አለው። በስብሰባ በቃለ መጠይቅ ወይም በንግግር ጊዜ ሰው ባይን መመልከት ራሱን እርግጠኛ እንደሆነ ያሳያል ማለት ነው። አለመመልከት ግን አንዳንድ ጊዜ ፍርሃትን እርግጠኝነትና ጥረትን ወይም ፍላጎት እንደሌለው ሊተረጎም ይችላል ማለት ነው። ነገር ግን አይን መመልከት ሚዛን ያስፈልገዋል ብዙ መመልከት አንዳንድ ሰዎችን ሊያበሳጭ ወይም ሊያናድድ ይችላል ትንሽ መመልከት ደግሞ እንደ ንቀት ሊቆጠር ይችላል። ስለዚህ በተፈጥሮአዊና ተመጣጣኝ መንገድ መጠቀም ይገባል። ንግግር ሲያደርጉ አንዳንድ ጊዜ መመልከት በተመጣጣኝ ሁኔታ መመልከት ጥሩ ነው ማለት ነው። እንደዚሁም ባህላዊ ልዩነቶች አሉ በአንዳንድ ባህሎች ባይን መመልከት ክብርን ያሳያል በሌሎች ደግሞ ከፍ ያለ መመልከት እንደ ንቀት ሊቆጠር ይችላል። ስለዚህ ሁኔታን እና ሰውን መመርመር አስፈላጊ ነው ብዬ አስባለሁ። ሌላው ሰው በአይን መመልከት የሰው ልብን ለማንበብ እንደ መስኮት ይሰራል ማለት ነው። አይኖች ሰውን የሚሰማውን የሚያስበውንና ውስጣዊ ሁኔታውን በግልጽ ያሳያሉ። ሰው ቃልን ባይናገርም አይኑ የውስጥ ስሜቱን ሊገልጽ ይችላል ማለት ነው። ደስታን ሀዘንን ፍርሃትን ተስፋውም በጥርጣሬ ባይን ላይ ይነበባሉ ማለት ነው። በለታዊ ግንኙነት ውስጥ አይን መመልከት የመተማመን መሰረት ነው። ሰው በቀጥታ ሲመለከት እውነተኛነትን ያሳያል ሌላው ሰው ደግሞ ይህንን ይህ ሰው ታማኝ ነው ብሎ እንዲያስብ ያደርገዋል ማለት ነው። እርስ በእርስ አይን መገናኘት በልብ መገናኘትን ያመጣል ይሄም የግንኙነትን ጥራትን ከፍ ያደርጋል ማለት ነው። በትምህርት አካባቢ አይን መመልከት ትልቅ ተጽኖ አለው። ተማሪ አስተማሪውን በአይን ሲመለከት ትኩረት እንዳለው ያሳያል አስተማሪውም ተማሪውን እየተከታተለ መሆኑን ይረዳል ማለት ነው። እንዲሁም አስተማሪ ተማሪዎችን በአይን ሲመለከት ክፍሉን በቀላሉ ይቆጣጠራል ማለት ሊቆጣጠር ይችላል ማለት ነው። በስራ አካባቢ ደግሞ አይን መመልከት የመሪነት ምልክት ሊሆን ይችላል መሪ ሰራተኞችን በአይኑ ሲመለከት እርግጠኝነትን ያሳያል። እነሱም መመሪያውን በትኩረት ይቀበላሉ። በቃለ መጠይቅ ጊዜ አይን መመልከት የተዘጋጀነት እና የራስ መተማመንን ያሳያል ማለት ነው። ነገር ግን አይን መመልከት ከሁኔታ ጋር መመጣጠን አለበት በንግግር ውስጥ ተከታታይ እና ጠንካራ መመልከት አንዳንድ ሰዎችን ሊያስጨንቅ ይችላል። እንዲሁም እንደ ማስፈራሪያነት ሊቆጠር ይችላል ማለት ነው። በሌላ በኩል አይንን ሙሉ በሙሉ መመልከት ንቀት ወይም ፍርሃት እንዳለ ሊያሳይ ይችላል። ስለዚህ መካከለኛና ተፈጥሮአዊ ሚዛን መጠበቅ አስፈላጊ ነው ማለት ነው። በባለሀዱ ውስጥ ደግሞ አይን መመልከት ትርጓሜው ይለያል። አንዳንድ ማህበረሰቦች የአይን መመልከት ክብርና ትኩረት ሲሆን በሌሎች ደግሞ ከፍተኛ ሰው ጋር ቀጥታ መመልከት እንደ አመጽ ሊቆጠር ይችላል። ስለዚህ ሁኔታን እድሜንና በዓልም መከባበር እና አስፈላጊ ነው ማለት ነው። ሰዎች በአይን መመልከት ቀላል የሚመስል ቢሆንም ጥልቅ ትርጓሜ ያለው ባህሪ ነው። በትክክል ሲጠቀም ልብን ይከፍታል መግባባትን ያሳድጋል እና የሰውን ግንኙነት ያበረታታል ማለት ነው። በአጠቃላይ ሰዎች በአይን መመልከት የተሳካ ግንኙነት መሰረት ነው። በትክክል ይጠቀም መተማመንን ይጨምራል ግንኙነትን ያጠናክራል እና ሰዎችን መካከል ግልጽ መግባባት ያመጣል ማለት ነው። በግልጽ ለመግባባት በግልጽ ሁኔታዎችን ለመረዳዳት ሰዎችን በአይን መመልከት

አዎ የአትክልት ስራን አደርጋለሁ ወይም እሰራለሁ ማለት ነው። የአትክልት ስራ መስራት ከጥንት ጀምሮ በሰው ህይወት ውስጥ አስፈላጊ ሚና ያለው ስራ ነው። አትክልት ማልማት ማለት ምግብን ማቅረብ ብቻ ሳይሆን ጤናን ኢኮኖሚን አካባቢን እና ማህበራዊ ህይወትን በአንድ ላይ የሚያጠናክር ተግባር ነው። በተለይ በእንደ ኢትዮጵያ ያሉ አገሮች በአትክልት ስራ ለህይወት መቆየት እና ለእድገት መሰረት ነው ማለት ነው። የአትክልት ስራ ትዕግስትን የሚያስተምር ስራ ነው። ዘር ሲተከል ወዲያውኑ ፍሬ አይሰጥም። መጠጣት ውሃ መጠጣትን መንከባከብን ይፈልጋል ማለት ነው። ሂደት ደግሞ ሰውን ትዕግስት እንዲማር ያደርገዋል። ጥንቃቄና ትኩረት እንዲኖረው ያስተምራል ማለት ነው። በህይወት ውስጥ ትልቅ ውጤት ለማግኘት ጊዜና ጥረት እንደሚያስፈልግ ያሳያል ማለት ነው። በጤና ዘርፍ የአትክልት ስራ ትልቅ ጥቅም አለው። አዲስ እና ንጹህ አትክልት መብላት ሰውነትን ያጠናክራል በሽታን ይቀንሳል እና የአካል እርግጠኝነትን ያሻሽላል። ራስ የተከለው ራስህ ራሴ የተከልኩትና አትክልት መመገብ ከገበያ የተገዛ ምግብ ይልቅ እምነትና እርካታ እንዲሰጠኝ ያደርጋል ማለት ነው። በኢኮኖሚ በኩል አትክልት ስራ የገቢ ምንጭ ሊሆን ይችላል። በትንሽ መሬት ላይ እንኳን አትክልትን በማልማት ለቤተሰብ ፍላጎት ማሟላትና ተጨማሪ ምርትን በገበያ ላይ በመሸጥ ገቢ ማግኘት ይቻላል። ይህ በተለይ ለወጣቶች እና ለሴቶች የራስ አቅም መፍጠር እድል ይሆናል ማለት ነው። ከአካባቢ ጥበቃ አንፃር የአትክልት ስራ እጅግ ጠቃሚ ነው። አትክልት መትከል መሬትን ይጠብቃል። አየርን ያጸዳልና አረንጓዴ አካባቢ ይፈጥራል። ይህን የአየር ሁኔታ ለውጥን ለመቀነስ እንኳን ያግዛል ማለት ነው። ከሰው ከተፈጥሮ ጋር ያለው ግንኙነት ያበረታታል። በስሜታዊ ደረጃ አትክልት ስራ ያረፈና የሚያስደስት ነው። ከመሬት ጋር መስራት እያደገ ያለ ተክል ማየት አይምሮ ጭንቀትን ያሳንሳል። ሰውን ያረጋጋል ያሳርፋል ብዙ ሰዎች የአትክልት ስራ እንደ መዝናኛ ይጠቀሙታል ማለት ነው። ሌላው የአትክልት ስራ መስራት ማለት ዘር መትከል ብቻ አይደለም ህይወትን መማር ነው። ከመሬት ጋር መስራት ሰው ትሁት ያደርገዋል ተፈጥሮ ላይ መመካከር እንደሚያስፈልግ ያስተምራል ማለት ነው። ዘር ተተክሎ ሲቀመጥ እሱ እንዲያድግ ለማየት ጊዜ ትግስትና ጥንቃቄ ያስፈልጋል ይህም በሰው ባህሪ ላይ ጠንካራ ተጽዕኖ ያሳድራል ማለት ነው። በየቀኑ የሚፈጸሙ የአትክልት ስራዎች ጨረታ መጠጣት ማረስ አረም ማስወገድ ተባዮችን መከላከል አይችልም ሰው ተኩል ትኩረት ሰጥቶ እንዲከባከበው ይፈልጋል ማለት ነው። ይህ በህይወት ውስጥ ነገሮችን እንዲሳኩ ቀጣይ እንክብካቤ እንደሚፈልግ ያሳያል ማለት ነው። የአትክልት ስራ እውቀትንም ያሳድጋል የመሬት አይነት የውሃ መጠን የአየር ሁኔታን እና የትክል ዝርያዎችን ለመለየት ያስችላል ማለት ነው። አንዳንድ አትክልቶች ብዙ ውሃ ይፈልጋሉ ሌሎች ደግሞ ትንሽ አንዳንድ በጥላ ይደገፋሉ ሌሎች በፀሀይ ይህን ሰው እንዲመራመርና ብዙ ውጤቶችን እንዲያገኝ ያደርገዋል በእውቀት መስራት እንዲለምድ ያደርጋል ማለት ነው። ከኢኮኖሚ አንፃር የአትክልት ስራ ዘርፍ ሰፊ እድል አለው። ከቤት አዳራሽ ጀምሮ እስከ ንግድ እርሻ ድረስ ሊደርስ ይችላል። አትክክት በማልማት የቤተሰብ ወጪን መቀነስ ተጨማሪ ገቢ ከማግኘት እና ራስን በራስ መቻል ይቻላል ማለት ነው። በተለይ በከተማ አካባቢ የቤት አትክልት ስራ በትንሽ ቦታ ትልቅ ውጤት ማምጣት ይችላል ማለት ነው። በአካባቢ ጥበቃ ደረጃ የአትክልት ስራ ላይ ያለ ተመሳሳይ ጥቅም አለው። አረንጓዴ ቦታ መፍጠር አየርና ያጸዳል ሙቀትን ይቀንሳል መሬትን ከመሸርሸር ይጠብቃል ማለት ነው። እንደዚሁም ተክሎች አየር ለውጥን ለመቀነስ ትልቅ ሚና አላቸው ማለት ነው። ሰው አንድ ተክል ሲተክል ለነገ ያስባል ማለት ነው። በስሜታዊ እና በአእምሮ ጤና ደረጃ የትክክል ስራ ልዩነት ተጽኖ አለሁ ከመሬት ጋር መንጋገር የጭንቀት መጠንን ይቀንሳል አይምሮንም ያሳርፋል ማለት ነው። ብዙ ሰዎች የአትክልት ስራን እንደ ህክምና ይጠቀሙበታል። እያደገ ያለ ተክል ማየት ተስፋን ያበረታታል። ህይወትን እየቀጠለ

እኔ የምወርደው የሙዚቃ አይነት ብዙ እና የተለያየ ዜማዎችን ያካትታል ሙዚቃ ለኔ ብቻ የመዝናኛ መንገድ አይደለም ስሜትን የሚገልጽ ሀሳብን የሚያሳይና ታሪክን የሚናገር ሰውን ከሰው የሚያቀራርፈው ሀይል ነው። ስለዚህ የምወደው ሙዚቃ አይነት ሲባል አንድ ዘቤ ብቻ መጠቀም አይበቃም። ሁኔታዬ ስሜቴን እና የማሰብ ሁኔታዬን መሰረት ይለያያል ማለት ነው። በመጀመሪያ ባህላዊ የኢትዮጵያ ሙዚቃ በጣም እወዳለሁ ይህም የሙዚቃ አይነት ባህልን ታሪክን የህዝብ ህይወትን በግልጽ ሁኔታ ያሳያል። እንደ ክራር፣ ማሲንቆ፣ ባሽንትና፣ ከበሮ የባህላዊ መሳሪያ ውጪ የማቀርቡ ድምጽ ልዩ ስሜት ያስነሳል ማለት ነው። እነዚህን ሙዚቃ ስሰማ በጣም ደስ የሚልና የሚመስጥ ስሜት ነው የሚሰማኝ። ስለዚህ በተለይ እንደዚህ አይነት ባህላዊ የሙዚቃ መሳሪያዎችን የሚዘጋጁ ሙዚቃዎችን በጣም ነው የምወደው ማለት ነው። ሌላው የምወደው አይነት ሙዚቃ ዘመናዊ ነው ዘመናዊ ሙዚቃ ነው ኢዜቤ በተለይ የዘመኑን ስሜት የወጣቶችን ሀሳብ እና የህይወት ፍላጎትን ይገልጻል። እነዚህ እነ ሂፕ አፕ ያሉ ዘይቤ በቀላሉ ስሜትን የሚነኩ ናቸው። እነዚህ ሙዚቃዎች ስሰማ ዘና ለማለትና አይምሮዬ የሆነ ፈታ የማለት ስሜት ይሰማኛል። አይምሮዬም እረፍት ያገኛል ማለት ነው። በተለየ ደስታ ሲሰማኝ ወይም ሃይሌ ሲያስፈልገኝ ዘመናዊ ዘመናዊ ሙዚቃዎችን መስማት እመርጣለሁ ማለት ነው። ሌላው የምወደው አይነት የሚያረጋጋና የሚያስተካክል ሙዚቃ ነው እንደ መዝናኛ ወይም መዝሙር ያሉ ዝምታ የሚያሳይ ዘይቤዎች። ሲሰሙ ሰውን አእምሮን ያረጋግጣል ሀሳቡንም ያዘጋጃል። እኔ በተለይ ስራ ሲበዛ ወይም ልቤ ሲደክም ይህንን አይነት ሙዚቃ መስማት እወዳለሁ። የሙዚቃ ሰው ከውስጡ ጋር ያወያያል ራሱን እንዲያስተውል ያግዛል። ሌላው የምወደው አይነት ሙዚቃ መንፈሳዊ ሙዚቃ ነው። መንፈሳዊ ዝማሬዎች ሰውን ከሃይማኖት ጋር ያቀራርባሉ ተስፋ ይሰጣሉና መጽራራትን ያወጣሉ። እኔ ይሄንን አይነት ሙዚቃ በተለይ ልቤ ሲጨነቅ ወይም ሲረበሽ ውስጤ ሲረበሽ አይምሮዬ ሲጨናነቅ ሲፈልግ እነዚህን መዝሙሮች ሰውነቴ ይረጋጋል ማለት ነው። ቃላቱ ትርጉም ያላቸው ሲሆን ሰውን ወደ መልካም አስተሳሰብ ይመራል ማለት ነው። በመንፈሳዊ አለም ውስጥ ያው መንፈሳዊ መዝሙሮች ያው ከእግዚአብሔር ቃል ጋር የተገናኙ ሲሆኑ የእግዚአብሔር ቃል ደግሞ ብዙ ጊዜ መንፈስንም ለማረጋጋት ራስንም ለማረጋጋት አይምሮን ለማደስ ነፍሳችንም ሲጨነቅ ሰውን ስለሚያረጋጋ። ከራሴ ጋር ብዙ እንዳወራ ስለሚረዳኝ በተለይ እነዚህ የመዝሙር ሙዚቃዎችን በደንብ በተለየ መልክ በጣም አድርጌ ከሁሉም ከሁሉም በተለየ መንገድ በጣም በሚባል ደረጃ በጣም ነው የምወደው ማለት ነው። አይምሮ ይረጋጋል ነፍሴ ወደ ራሴ ልበምለስ ስፈልግ ስረበሽ በተለይ ስናደድ የመከፋት ስሜት ሲሰማኝ በእንደዚህ ሰዓት እነዚህን መዝሙሮች በማዳመጥበት ሰዓት ወደ ራሴ እመለሳለሁ ራሴም ነፍሴም በደንብ አድርጋ ትረጋጋለች ማለት ነው። ይሄ ደግሞ ለኔ ብዙ ጠቀሜታ አለው። ስለዚህ ይሄ ደግሞ በተለየ ለኔ በጣም ከሁሉም ከሙዚቃዎች አይነት የመዝሙር በጣም የተለየ ስለሆነ ይሄንን በጣም አድርጌ እወዳለሁ ማለት ነው። በአጠቃላይ እኔ ሙዚቃን እንደ ህይወት አካል እመለከተዋለሁ። የምወደው የሙዚቃ አይነት አንድ ብቻ አይደለም። ሁኔታዬን ተከትሎ ይለዋወጣል አንድ ጊዜ ባህላዊ ሙዚቃ ማንነቴን ያስታውሰኛል። ሌላ ጊዜ ዘመናዊ ሙዚቃ ያዝናናኛል። አንዳንድ ጊዜ ደግሞ ሳይሆን አብዛኛው ጊዜ መንፈሳዊ ወይም ዝምታ የሚያሳይ ሙዚቃዊ መዝሙሮችን ያረጋጉኛል ማለት ነው። ስለዚህ ሙዚቃ ለኔ የስሜት ጓደኛዬ የሀሳብ መንገድ እና የህይወቴ ድምጽ ነው ማለት ነው። ስለዚህ ሙዚቃ ብዙ ነገሬን የምረሳበት የምዝናናበት የምደሰትበት ስከፋ የምዝናናበትም ሲከፋኝም መጽናኛም የሚሆነኝ ነው ማለት ነው። ስለዚህ እነዚህ የምወዳቸው ሙዚቃ አይነቶች ናቸው ማለት ነው።

እኔ ብዙ አይነት የምወደው የመክሰስ አይነቶች አሉ። የምወደው መክሰስ ሲባል አንድ ነገር ብቻ መጥቀስ አይበቃኝም። ምክንያቱም መክሰስ ለኔ ብቻ የሆድ መሙላት አይደለም ከስሜት ከሁኔታና ከቀን እቅድ ጋር የተያያዘ ነገር ነው። አንዳንድ ጊዜ ቀላል እና ፈጣን መክሰስ እፈልጋለሁ ሌላ ጊዜ ግን ጣፋጭ እና ሙሉ ስሜት የሚሰጥ መክሰስ እመርጣለሁ ማለት ነው። በመጀመሪያ በጣም የምወደው መክሰስ ፍራፍሬ ነው። ፍራፍሬ ጤናማ መሆኑ ብቻ ሳይሆን ቀላል ንጹህ እና ሰውነትን የሚያዲስ ነው። እንደሙዝ ፖም ብርተኳን ማንጎ ያሉ ፍራፍሬዎችን በቀኑ መካከል ሲበሉ ሀይልን ይሰጣሉ ረሃብንም ይቀንሳል። እና አእምሮን ያበረታታል በተለይ በሞቃት አየር ወቅት ቀዝቃዛ ፍራፍሬ መብላት ልብን ያሳርፋል ሰውነትንም ያረጋጋል። ስለዚህ እነዚህ ፍራፍሬዎችን በተለይ ሞቃታማ በወሆነ ጊዜ ቀዝቃዝ ያሉ አትክልትና እንደዚህ አይነት ፍራፍሬዎችን ስለምጠቀም ለመክሰስ ላይ ለኔ በጣም እና ቆንጆ የምወደው የመክሰስ አይነት ማለት ነው። ሌላኛው የምወደው መክሰስ ባህላዊ መክሰሶች ናቸው። ለምሳሌ እንደ ቆሎ አሉ ቀንበር የተጠበሰ ሽንኩርትም የተጠበሰ እህል ያለው መክሰሶች የህፃናቴን ትዝታ ያስታውሱኛል ማለት ነው። እነዚህ መክሰሶች ቀላል ቢሆኑም ጣዕማቸው ልዩ ነው ባህል ባህልን የሚያሳዩ ናቸው። በተለይ ቆሎ ከትንሽ ጨው ወይም ከቅመም ጋር ሲበላ በጣም ይወደዳል ሰውን በፍጥነት ያረካል ማለት ነው። በተለይ ቆሎ በዘይትና በበርበሬ በሚጥሚጣ አድርጎ ታሽቶ ሲበላ በጣም የተለየ ልዩ ጣዕም አለው ማለት ነው። ስለዚህ ቆሎ በተለይ ከሻይ ጋር በመክሰስ ሰዓት ሁለተኛ ከባህላዊ የመክሰስ አይነቶች ውስጥ ሁለተኛው እሱ ነው ያው ከሻይ ጋር ሲሆን በተለይ በጣም ቆንጆና የሚጣፍጥ ስለሆነ ይሄንንም ሁለተኛው ምርጫዬ ነው ማለት ነው። ሌላው የምወደው መክሰስ ጣፋጭ ነገሮች ናቸው። ከእነዚህም ውስጥ ኬክ ብስኩት ዳቦ ከማር ወይም ከጃም ጋር መብላት ከተለይ በተለየ ከሻይ ወይም ከቡና ጋር ሲሆን ልዩ ደስታ ይሰጣል። እነዚህ መክሰሶች ስሜትን ያነሳሉ ድካምን ያስረሳሉ ነገር ግን እኔ እነዚህን መክሰሶች በመብላት እመርጣለሁ ምክንያቱም ጤናን መጠበቅ አስፈላጊ ነው ብዬ ስለማስብ ማለት ነው። ሌላው የመክሰስ አይነት ብዬ በጣም የምወደው መክሰስ ደግሞ ከመጠጥ ጋር የሚመጣ መክሰስ ነው። እነዚህም ቡና ከትንሽ ብስኩት ወይም ከቀላል ኬክ ጋር ወይም ሼይ ከዳቦ ጋር መብላት የቀኑን ድካም ያስረሳልኛል ማለት ነው። በኢትዮጵያ ባህል ደግሞ ቡና ከመክሰስ ጋር መያዝ ማህበራዊነትን ያሳያል ሰዎችን ያቀራርባል። ስለዚህ ይህንን አይነት መክሰስ ለኔ ብቻ ምግብ አይደለም ግንኙነት ነው። ስለዚህ ወሳኝ ነው ማለት ነው። እኔ የምወዳችሁ እነዚህ የተጀረዘሩት አራት አይነት የመክሰስ አይነቶች ናቸው። በአጠቃላይ የምወደው መክሰስ ቀላል ጣፋጭና ስሜትን የሚያሳርፍ መሆን አለበት። አንዳንድ ጊዜ ፍራፍሬ ይሆናል አንዳንድ ጊዜ ባህላዊ መክሰስ ይሆናል ሌላ ጊዜ ደግሞ ጣፋጭ ነገሮችን እጠቀማለሁ ማለት ነው። ሁሉም በአንድ ላይ መክሰስ ለኔ የቀኑን እረፍት የማገኝበት ትንሽ ደስታ ነው። ሀይልን የሚመልስና ስሜትን የሚያበረታታልኝ መክሰስ ነው ማለት ነው። ስለዚህ እነዚህ የተዘረዘሩ አራት አይነት መክሰስ አይነቶች ለኔ በጣም የሚመቹኝና የምወዳቸው የመክሰስ አይነቶች ናቸው ማለት ነው። ስለዚህ እነዚህ ከላይ ዘረዝርኳቸው አራቱ አይነት የመክሰስ አይነቶች ለኔ በጣም ቆንጆና ጣፋጭ ማራኪ ለአእምሮ ለራሴም ዘና ለማለትም ስትጠቀማቸውም ስምገባቸውም የማይከብዱኝ ቀለል ያሉ የመክሰስ አይነቶች ናቸው። ማለት ነው።

እኔ የእሳት ለማንደድ የምጠቀምባቸው ነገሮችና መንገዶች ከሁኔታው ከአካባቢው እና ከምን አይነት እሳት እፈልጋለሁ የሚለውን መሰረት አድርጌ ነው የምጠቀመው ማለት ነው። እሳት በረታ በህይወት ውስጥ አስፈላጊ ሚና አለው ምግብ ማብሰል ለሙቀት ማግኘት እና አንዳንድ ጊዜ ለመብራት እንኳን ይጠቅማል ስለዚህ እሳት ማንደድ ሲባል ብቻ ቴክኒክ ሳይሆን ጥንቃቄ ልምድና ሀላፊነት የሚጠይቅ ነገር ነው ማለት ነው። በመጀመሪያ በቤት ውስጥ ለመጠቀም እሳት ሲነድ ብዙ ጊዜ የሚጠቅሙት መንገዶች ዘመናዊ ናቸው። ለምሳሌ የጋዝ ምድጃ ወይም ኤሌክትሪክ ምድጃ በቀላሉና በደህንነት እሳት ያበራል ማለት ነው። እነዚህ መሳሪያዎች ዘመናዊ ህይወትን ያሳያሉ ጊዜን ይቆጥባሉና አደጋን ይቀንሳሉ ማለት ነው። በከተማ አካባቢ የሚኖሩ ሰዎች ብዙ ጊዜ እነዚህን ይምርጣሉ ምክንያቱም ንፁህና ቀላል ስለሆኑ ማለት ነው። ሁለተኛው በባህላዊ መንገድ እሳት ሲነድ እንደ እንጨት ከሰልና ቆሻሻ የእጸዋት ቅርፊት ያሉ ነገሮችን እጠቀማለሁ እነዚህ በተለይ በገጠር አካባቢ የተለመዱ ናቸው። እንጨት በቀላሉ ይገኛል። ሙቀቱም ቆይታ ያለው ነው ማለት ከሰል ደግሞ ለረጅም ጊዜ የሚቆይ ሙቀት ይሰጣል ማለት ነው። በተለይ ምግብ ለማብሰል ይመረጣል። እነዚህ መንገዶች ባህላችንን ያሳያሉ ከቀድሞ ትውልድ ወደ አሁን የተላለፈ ልምዶች ናቸው ማለት ነው። ሌላው እሳት ለማንደድ የሚረዱ ቀላል መሳሪያዎች አሉ እንደ መብራት ወይም ላይተር ወይም ክብሪት ያሉ ነገሮችን እሳትን በፍጥነት ለመለኮስ ወይም ለማንደድ ይጠቅሙናል ማለት ነው። እነዚህ ትንሽ ቢሆኑም እጅግ አስፈላጊ ናቸው። በቤት በጉዞ ወይም በመስክ ላይ ብዙ ጊዜ ይጠቅማሉ። ነገር ግን እነዚህን መጠቀም ጥንቃቄ ይፈልጋል ምክንያቱም አንድ ትንሽ ትልቅ አደጋ ሊያመጣ ስለሚችል ማለት ነው። እሳት ማንደድ ሲባል የሚጠቀሙት ነገሮች ብቻ አይደሉም ያጠቀቀም እውቀትን ጥንቃቄ አስፈላጊ ናቸው። እሳት ከቁጥጥር ውጪ ከሆነ ጉዳቱን ያመጣል ንብረት ሊያጠፋ ይችላል ህይወትም ሊያጠፋ ይችላል ማለት ነው። ስለዚህ እሳት ሲነድ አካባቢውን መመርመር ከሚቃጠል ነገሮች ርቀት መጠበቅ እና ከጨረስን በኋላ በደንብ ማጥፋት ማረጋገጥ አስፈላጊ ነው ማለት ነው። እሳት ማንደድ ሲባል ብዙ ሰዎች በቀላሉ የሚያደርጉት ነገር መሆኑ ያሰባሉ ግን በእውነቱ ውስጥ ከእውነት ከልምድና ከጥንቃቄ ጋር በጣም የተያያዘ ጉዳይ ነው ማለት ነው። እሳት ለሰው ታላቅ አገልጋይ ነው ነገር ግን በቁጥጥር ካልተያዘ በአፋጣኝ ጊዜ ጠላት ሊሆን ይችላል ማለት ነው። ያው በስነ ስርዓት በአግባቡ የማንጠቀመው ጥንቃቄ የማንጠቀም ከሆነ ብዙ ነገራችንን ሊያጠፋብን ይችላል ማለት ነው። እሳት ለማንደድ የሚጠቁ ነገሮች በአካባቢው ሁኔታ ጋር በጣም ይያያዛሉ። ለምሳሌ ወደ ገጥር አካባቢ የሚኖሩ ሰዎች እንጨት እና ደረቅ ቅጠል ጭድ ወይም የተረፈ እጽዋት ቅርፊት ብዙ ጊዜ ይጠቀማሉ። እነዚህ በቀላሉ የሚገኙ ሲሆን በባህላዊ ቤት ውስጥ ትልቅ ሚና አላቸው። በከተማ ግን ጋዝ ኤሌክትሪክ ወይም ዝግ ምድጃዎችን በብዛት ይጠቀማሉ ማለት ነው። ምክንያቱም ንፁህና የተጠበቁ ናቸው ማለት ነው። እሳት ማንደድ ሲታስብ የነዳጅ አይነትም አስፈላጊ ነው አንዳንድ ነገሮች በፍጥነት ይነዳሉ ነገር ግን በፍጥነትም ይጠፋሉ ሌሎች ደግሞ ዘግይቶ ቢነዱም ረጅም ጊዜ የሚቆዩ እና ሙቀት ይሰጣሉ ማለት ነው። ስለዚህ ለመጣን እሳት አንድ ነገር ይመረጣል ለረጅም ምግብ ማብሰል ወይም ለሙቀት ግን ሌላ ነገር ይመቻል ማለት ነው። ይህን ልዩነትን መረዳት እሳትን በትክክል ለመጠቀም ይረዳናል ማለት ነው። ከዚህ በላይ እሳት ማንደድ የደህንነት ጉዳይ በጣም አስፈላጊ ነው። ልጆች ከእሳት ርቀው እንዲቀመጡ ማድረግ በዙሪያው ቀላል የሚቃጠሉ ነገሮች እንዳይኖሩ መጠንቀቅ ያስፈልጋል ማለት ነው። እንዲሁም እሳት ከተጠቀሙ በኋላ በፍጹም መጥፋቱን ማረጋገጥ የሀላፊነት ምልክት ነው። ትንሽ የተረፈ እሳት እንኳን በኋላ ላይ ትልቅ አደጋ ሊያመጣ ስለሚችል ማለት ነው። እሳት ማንደድ ምንም እንጠቀማለን የሚሉ ጥያቄ ብቻ ሳይሆን እሳት እንዴት እንጠቀምበታለን የሚለውን ጉዳይ ይበልጥ አስፈላጊ ነው ብዬ አምናለሁ። በእውቀት በጥንቃቄና በሃላፊነት ከተጠቀምንበት እሳት ህይወታችንን የሚያበረታታና ታላቅ አገልጋያችን ይሆናል ማለት ነው። በአጠቃላይ እሳት ለማንደድ የምጠቀምባቸው ነገሮች ዘመናዊ ሊሆኑ ይችላሉ ባህላዊም ሊሆኑ ይችላሉ። ነገር ግን ከሁሉም በላይ የምጠቀመውን ነገር ጥንቃቄና ሀላፊነት ነው። እሳት ትልቅ ጥቅም አለው። ነገር ግን በትክክል ካልተጠቀምኩበት አድጋ ሊሆን ይችላል ስለዚህ እሳትን እንደ አገልጋይነት እጠቀምበታለሁ እንጂ እንደ ጠላት አልተወውም ማለት ነው። በጥንቃቄና በእውቀት እጠቀመዋለሁ ማለት ነው። ስለዚህ ይሄ በጥንቃቄ መጠቀሜ ደግሞ ለኔም ሆነ ለሌላውም ሰው ይጠቅማል ማለት ነው። ጠቅሞናል ማለት ነው። ስለዚህ በጥንቃቄ እጠቀማለሁ

አዎ በአደባባይ መናገር እችላለሁ በአደባባይ መናገር መቻል በጣም አስፈላጊና ዋጋ ያለው ችሎታ ነው። በአደባባይ መናገር ማለት ፊት ለፊት ብዙ ሰዎች ፊት ቆም ሀሳባችንን እውቀታችንን ወይም ስሜታችንን በግልጽ እና በተደራጀ መንገድ መግለጽ ማለት ነው ይህ ችሎታ በትምህርት በስራና በማህበራዊ ህይወት እና በመሪነት ውስጥ ታላቅ ሚና ያገለግላል ማለት ነው በአደባባይ መናገር መቻል ራስን መተማመንን ይጨምራል። ብዙ ሰዎች ብዙ ሰው ፊት መናገር ይፈራሉ ይሄ ፍርሃት የስህተት ፍርሃት የመሳቅ ፍርሃት ወይም የመፈራራት ስሜት ሊሆን ይችላል ነገር ግን በተደጋጋሚ ልምምድ እና በትክክለኛ ዝግጅት ይህን ፍርሃት በቀስታ ይቀንሳል ሰው ራሱን የሚያምን ይሆናል ማለት ነው። አንድ ሰው ሀሳቡን በግልጽ ሲያቀርብ ራሱን የሚያውቅና የሚያከብር ይሆናል ማለት ነው። በአደባባይ መናገር መቻል የመግባባት ችሎታን ያበረታታል አንድ ሰው በግልጽ መናገር ሲችል ሌሎች ሰዎች መልእክቱን በቀላሉ ይረዳሉ ቃላትም በትክክል መምረጥ ድምጽን መቆጣጠር እና የሰዎችን ቋንቋ መጠቀም መልእክትን ይበልጥ ግልጽ ያደርጋል ማለት ነው። ይሄ በስራ ቦታ ላይ በትምህርት ክፍል ውስጥ ወይም በማህበራዊ ስብሰባ ላይ በጣም ጠቃሚ ነው ማለት ነው። በአደባባይ መናገር መቻል የመሪነት ምልክት ነው መሪዎች ሀሳባቸውን ለሌሎች ማቅረብ እና ሰዎችን ማነሳሳት አለባቸው በግልጽና በመነሳሳት የተሞላ ንግግር ሰዎችን ሊያነቃቃና ሊያበረታታ ይችላል በታሪክ ውስጥ ብዙ ታዋቂ መሪዎች በንግግራቸው ህዝብን አነቃቅተዋል አንቀሳቅሰዋል ማለት ነው። ለሁለትም መንገድ ከፍተዋል ማለት ነው በአደባባይ እንናገር ማለት በልምምድ በልምድ ይመጣል ይሄ ችሎታ በተፈጥሮ የሚመጣ ብቻ አይደለም። በተደጋጋሚ ልምድ ይጠናከራል አንድ ሰው ከመናገሩ በፊት ሀሳቡን ማደራጀት የሚናገረውን ነገር በአጭር እና በግልጽ ማዘጋጀት አለበት። በመስታወት ፊት መለማመድ ለጓደኞች መናገር ወይም በትንሽ ቡድን ውስጥ መጀመር ፍርሃትን ለመቀነስ ይረዳል ማለት ነው። በአደባባይ መናገር የሰው ስሜትን መነካካት ይችላል ጥሩ ንግግር ብቻ መረጃ አያቀርብም ሰዎችን እስተ ያስተሳስባል ያስደስታል ወይም ያነሳሳል ምሳሌዎችን መጠቀም ታሪክ መንገር እና ስሜት የሚነኩ ቃላትን መጠቀም ንግግርን ይበልጥ ውጤታማ ያደርጋል ማለት ነው። በአደባባይ መናገር ሌላ አስፈላጊ ጎን የራስን ማወቅና ማስተካከል ለው ሰው ብዙ ሰዎች ፊት የራሱን ድምጽ አካሄድን አስተሳሰብ መናገርና ድክመቶችን ይማራል። አንዳንድ ሰዎች ፈጣን መናገር እንዳለባቸው ሌሎች ደግሞ ቃላትን መድገም ወይም ማለት እንዳለባቸው አገናዝባለሁ ይህ መረዳት ራስን ለማሻሻል የመጀመሪያ እርምጃ ነው ማለት ነው። በአደባባይ መናገር መቻል ሰው ትዕግስትን ያስተምራል ሁሉም አድማጮች እንደ አንድ አይነት አይሆንም አንዳንዶች በጥሞና ይሰማሉ አንዳንዶች ያሰላስላሉ ሌሎች ደግሞ ጥያቄ ያቀርባሉ ወይም ይቃወማሉ ማለት ነው። ንግግር የሚያቀርብ ሰው እነዚህን ሁሉ በትግስትና በጸጥታ መቀበል መማር አለበት ይህ ችሎታ በህይወት ሌሎች ጉዳዮች ላይ በጣም ይጠቅማል ማለት ነው። በአደባባይ መናገር ውስጥ ሌላ አስፈላጊ ነገር መዘጋጀት ነው። ያለ ዝግጅት የሚደረግ ንግግር ብዙ ጊዜ የተበታተነ እና ያልተደራጀ ይሆናል ጥሩ ተናጋሪ ንግግሩን መግቢያ ዋና ሀሳብ እና መደምደሚያ ለማድረግ ያዘጋጃል ማለት ነው። መግቢያው አዳማጩን ለማስደሰትና መሳብ አለበት ዋናው ክፍል መልእክቱን በግልጽ ማቅረብ አለበት ማለት ነው። መደምደሚያው ደግሞ አስታውሶ የሚቀርብ መሆን አለበት ማለት ነው። በአደባባይ መናገር የማህበረሰብ ተሳትፎ ያጠናክራሉ ሰዎች ሀሳባቸውን በቅልጽ ሲናገሩ በማህበረሰብ ጉዳይ ላይ ይተሳተፋሉ ችግሮችን ያነሳሉና መፍትሄ ይፈልጋሉ። ይህ ዲሞክራሲያዊ መሰረት ነው ሰው መናገር ሲችል መብቱን መጠቀም ይችላል ማለት ነው። እንደዚሁም በአደባባይ መናገር የትምህርት መንገድ ነው አንድ ሰው ሲናገር ብቻ አያስተምርም እርሱም ይማራል ከአድማጮች ጥያቄ አስተያየት እና አስተሳሰብ ሀሳብ ብዙ ነገሮችን ይማራል ያውቃል ማለት ነው። ይሄ እውቀትን ያሰፋልና አስተሳሰብንም የበለጠ እንዲጨምር ያደርጋል። በአደባባይ መናገር ብቻ የቃላት ጉዳይ አይደለም የራስን መግለጽ የሌሎችን ሀሳብ መረዳት የማህበረሰቡ ውስጥ ንቁ አባላት መሆን ነው ይሄ ችሎታ የሚያዳብር ሰው በህይወቱ ብዙ በሮች ይከፈቱለታል ድምጹን በብዙ ቦታ ይሰማል ማለት ነው። በአደባባይ መናገር መቻል የህይወት ጠቃሚ ችሎታ ነው ሰው ሀሳቡን በግልጽ ሲገልጽ ድምጹን ይሰማል ራሱንም ዋጋ እንዳለው ያስተውላል ይህ ችሎታ በትምህርት በስራና በማህበረሰቡ ውስጥ የሰውን ህይወት ወደተሻለ ደረጃ የሚያደርስ ሀይል ነው ማለት ነው። ስለዚህ አዎ በአደባባይ መናገር እችላለሁ ግልጽና አስተማሪ በሆነ መንገድ አብራርቼ

የጫማ ቁጥሬ እንደየጫማው አይነቱ የተለያየ ነው። በተለይ እነዚህ ሼፍን ጫማዎች ሳደርግ በተለይ ሞዳቸው ትንሽ ሆኖ የሆኑ አርባ ቁጥር ነው የምለብሰው ሽፍን ጫማ ሲሆን ነገር ግን ፍላቶች ሲሆኑ ደግሞ ሰላሳ ስምንት ወይ ደግሞ ሰላሳ ዘጠኝ ነው የማደርገው ማለት ነው። ስለዚህ እንደየ ጫማው አይነቶች ይለያያል ማለት ነው። ያው ብዙ ጊዜ ሽፍን ጫማ ሳደርግ ያው ሞዱ ትንሽ ሆኖ ቁጥራቸው ተለቅ ያሉ ጫማዎችን ነው የማደርገው ማለት። ስለዚህ ይሄ ፍላት ጫማዎች ሲሆኑ ደግሞ ሰላሳ ስምንት እና ሰላሳ ዘጠኝ ቁጥር ነው የማደርገው ማለት ነው

አዎ አስተያየት መቀበል እወዳለሁ። አስተያየት መቀበል በሰው ህይወት ውስጥ በጣም ጠቃሚና አስፈላጊ ነገር ነው ብዬ አምናለሁ እኔ በግል ደረጃ አስተያየት መቀበል እወዳለሁ። ምክንያቱም አስተያየት ሰውን እንዲያድግ እንዲሻሻልና ራሱን እንዲያውቅ የሚረዳ መንገድ ነው። ሰው ራሱን ብቻ በመመርኮዝ ሲኖር የሚያየው ነገር ውስጥ ነው። ነገር ግን የሌሎችን ሰዎች አስተያየት ሲጨመርበት ሰፊ እይታ ያገኛል ማለት ነው። አስተያየት መቀበል በመጀመሪያ ቀላል አይመስልም አንዳንድ ጊዜ ሰው። ሲስተካከል ወይም ስሜቱ አስተያየት ሲሰጡ ስሜቱ ይነካል ልቡ ይጎዳል ነገር ግን አስተያየት ከስሜት ጋር በላይ አእምሮ መጠቀም ሲቀበል ያለውን ጥቅም ማየት ይችላል። እኔ አስተያየት ሲሰጠኝ መጀመሪያ እጅግ እመራመራለሁ አስባለሁ ከዚያም ራሴን እመረምራለሁ ይህ አስተያየቱ እውነት አለበት ሊረዳኝ ይችላል ብዬ ራሴን እጠይቃለሁ ማለት ነው። በትምህርት ዘርፍ አስተያየት መቀበል በጣም አስፈላጊ ነው። መምህራን በተማሪዎች ስራ ላይ የሚሰጡት አስተያየት የተማሪውን ድክመት እና ጥንካሬ ያሳያል። ተማሪ አስተያየትን በጥሩ ሁኔታ ከተቀበለ በሚቀጥለው ጊዜ የተሻለ ውጤት ማምጣት ይችላል ማለት ነው። እኔም በትምህርት ወቅት ከመምህራን የተሰጠኝን አስተያየት መጠቀም ብዙ ነገሮችን አሻሽያለሁ። አንዳንድ ጊዜ ስህተት እንዳለብኝ ባላውቅም አስተያየት የመጣ ጊዜ እኔን አምቦልኛል። በስራ ቦታ ውስጥ አስተያየት መቀበል የስኬት መሰረት ነው። አለቃ ወይም ባልደረባ ሲያስተያይ ሲያስተያየና ስራህን እንዲሻሻል የሚረዳ መልእክት ነው። አስተያየት የማይቀበል ሰው በቦታው ይቆያል የሚቀበለው ግን ያድጋል ማለት ነው። እኔ አስተያየት ሲሰጠኝ እንኳን በከባድ ቢሆን ራሴን እድለኛ እንደሆንኩ እመለከታለሁ ማለት ነው። አስተያየት መቀበል በግንኙነት ውስጥ ትልቅ ሚና አለው። ቤተሰብ በወዳጅ ወይም በጋብቻ ውስጥ እርስ በእርስ አስተያየት መስጠትና መቀበል መግባባትን ያበረታታል። ሰው ስህተቱን በሌሎች አስተያየት ካወቀ ግንኙነቱ ይጠናከራል። አስተያየት መከወን ግን ክፍተትን እና ግጭትን ያመጣል ማለት ነው። ሌላ አስተያየት መቀበል ብቻ ሳይሆን እርሱን በተግባር መተግባር ደግሞ በጣም አስፈላጊ ነው ብዬ አስባለሁ። ብዙ ሰዎች አስተያየት የማሉ ነገር ግን ለመሻሻል አይጠቀሙበትም። እኔ ግን አስተያየት ሲሰጠኝ የሚሻሻል ነገር ካለ በቀጣይ ጊዜ ለመቀየር እጥራለሁ ማለት ነው። ይህ ልምድ ቀን በቀን ቀስ በቀስ ሰውን የተሻለ ሰው ያደርገዋል። አስተያየት መቀበል የራስ መቆጣጠርንም ያስተምራል። ሰው ሲተከት ሰው አስተያየት ሲሰጠው በፍጠጥ መመልከት ወይም መከራከር መጀመር ይልቅ መቆየትን መስማት መማርን ይገባል እና ይሄ ሰው የተዋረደ እና የሚያስተውል ያደርገዋል ማለት ነው። እኔ እንኳን አስተያየቱን ከከባድ ቢሆን ራሴን መቆጣጠር መጀመር እንዳለብኝ አስባለሁ ከዚያም እመረምራለሁኝ የተሰጠኝን አስተያየት ማለት ነው። በማህበረሰብ ውስጥ አስተያየት መቀበል የመተማመን መንገድ ነው። ሰዎች አስተያየት አስተያየታቸው ተቀባይነት እንደለው ሲያዩ በነፃ ይናገራሉ ይህም ጤናማ ውይይት ይፈጥራል። አስተያየት የማይቀበል ሰው ግን ሰዎችን ከመናገር ያግዳል ይህም ግንኙነትን ያዳክማል። ስለዚህ አስተያየት መቀበል ራስ ብቻ ሳይሆን አካባቢን ያሻሽላል ማለት ነው። እንዲሁም ሁሉንም አስተያየት መቀበል አለብን ማለት አይደለም። አንዳንድ አስተያየቶች በቁጣ በቅናት ወይም ያላግባብ ሊመጡ ይችላሉ ብልህ ሰው አስተያየትን በመመርመር ይቀበላል። የሚረዳውንም ይወስዳል የማይረዳውን ግን ይተዋል ይሄ አመለካከት ሰውን ከመጎዳት ይጠብቃል ማለት ነው። አስተያየት መቀበል ረጅም ጊዜ የሚፈልግ ልምድ ነው በቀር አንድ ጊዜ አይመጣም። በልምድ ይገነባል። እኔ ዛሬ አስተያየት በቀላሉ ልቀበል ብችልም ይሄ ብዙ ልምድና ትምህርት የመጣ ነው። ስለዚህ አስተያየት መቀበል እንደ እንደ ጭነት ሳይሆን እንደ እድል መመልከት ይገባል ይሄም ሰውን ወደ ስኬት ይመራዋል ማለት ነው። በአጠቃላይ አስተያየት መቀበል የብልህነትና የትህትና ምልክት ነው ብዬ አስባለሁ። ሁሉም ነገር እኔ አውቃለሁ ብዬ የሚያስብ ሰው ከእድገት የራቀ ይሆናል ማለት ነው። አስተያየት የሚቀበል ግን ራሱን የሚያሳድግ ሌሎችን የሚያከብር ነው። ስለዚህ እኔ አስተያየት መቀበል እወዳለሁ ምክንያቱም እንደ ሰው እንድሻሻል የሚረዳኝ መንገድ ስለሆነ አዎ አስተያየት መቀበል እወዳለሁ። ለኔ ገንቢ እና ለስራዬ ላይ ጥሩ ደረጃ እንድደርስ እና ጥሩ ቦታ እንድደርስ የሚያደርገኝ ስለሆነ ደካማ ጎን ካለብኝ ደካማ ጎኔን ለማስተካከል ጠንካራ ጎኔ ካለ ደግሞ ጠንካራ ጎኔን በዛውን ለማስተካከል ስለሚረዳኝ አስተያየትን የሚሰጠኝን ማንኛውም አስተያየት አስፈላጊ ነው ወሳኝ ብዬ የምለውን አስተያየት በሙሉ እቀበላለሁ ማለት ነው። ስለዚህ አስተያየት መቀበል ለኔ በጣም አስፈላጊ ነው። ወሳኝ ስለሆነ አስተያየት መቀበል እወዳለሁ።

እሺ የቅርብ ጓደኛ በሰው ህይወት ውስጥ ያለው ሚና እጅግ ትልቅ ነው ቅርብ ጓደኛ ማለት ብቻ አብሮ መሳቅ ወይም ጊዜ ማሳለፍ አይደለም በሀዘንም በደስታም ጊዜ ከጎኔ የሚቆም ነው ማለት ነው ቅርብ ጓደኛ አንዳንድ ጊዜ ከወንድምና ከእህት በላይ ይቀርባል ምክንያቱም የምትመርጥ የሚመርጠው ሰው ስለሆነ ማለት ነው ቅርብ ጓደኛ ጋር ያለው ግንኙነት በእውነት ላይ የተመሰረተ ነው ከጓደኛዬ ጋር ሲሆን ራሴን መሸፈን አያስፈልገኝም ስሜቴን በነጻነት መግለጽ እችላለሁ ማለት ነው ሊያስቸግረኝ የሚያዳምጠኝ ወይም ያሳዝነኝ ወይም ሚያጽናናኝ ሊያስደሰተኝም ከእኔ ጋር የሚደሰት ነው ማለት ነው ይሄ የማይገዛና በገንዘብ ማይገኝ ሀብት ነው ማለት ነው የቅርብ ጓደኛ ሰው ለራሱ ያቀርባል አንዳንድ ጊዜ ሰው ስህተቱን ራሱ አያይም ነገር ግን ቅርብ ጓደኛዬ በቅንነት ሲነግረኝ ደስ ይለኛል እሱ ሚነግረኝን ነገር ሊያሰምነኝ ይችላል ግን አላማው መጎዳት ሳይሆን ማሻሻል ነው ይሄን ቅን አስተሳሰብ ወይም አስተያየት ሰው እንዲያድግ ያደርጋል ማለት ነው በትምህርት ቤት ወይም በስራ ዘርፍ ውስጥ የቅርብ ጓደኛ የሚሰጠው ድጋፍ ትልቅ ነው ሲደክመኝ ሊደክመኝ ይችላል ብሎ የሚያበረታታኝ ስወድቅ እጄን ይዞ ሚያነሳኝ አንዳንድ ጊዜ ትናንሽ ቃል ብቻ ሰውን ከታች ወደ ላይ ሊያነሳ ይችላል ይሄን ቃል ሚሰጠው ብዙ ጊዜ የቅርብ ጓደኛዬ ነው ማለት ነው የቅርብ ጓደኛዬ ግን ሁል ጊዜ በስምምነት ብቻ አይኖርም አንዳንድ ጊዜ ልዩና አስተያየት በመካከላችን ወይም ክርክር በመሃላችን ሊኖር ይችላል ነገር ግን ቅርብ ጓደኛዬ የሚለውን በእነዚህ ጊዜያት ነው ችግር ቢኖርም መነጋገርና መተማመንና መቻቻል ከተጠበቀ ግንኙነት ይበረታል ማለት ነው በማህበራዊ ውስጥ ቅርብ ጓደኛዬ ደስታን ይጨምራል አብሮ መሳቅ መንገድ መሄድ ልምድ መካፈል ህይወትን ቀላል አድርገን ለመኖር እንነጋገራለን እንግባባለን እንረዳዳለን ማለት ነው ሰው ብቻውን ሲሆን የሚሰማው ክብደት ከቅርብ ጓደኛ ጋር በጣም ይቀንሳል ማለት ነው ቅርብ ጓደኛ በሰው ህይወት ውስጥ እንደ መስታወት ይሰራል ማለትም ነው ሰው ራሱን በትክክል ሊያይ የሚችለው ብዙ ጊዜ በቅርቡ ጓደኛ አይን ነው እሱ ጥሩ ጎን ያበራል ድክመትን በቅንነት ያሳያል ሌሎች ሰዎች ሊያታልሉ ቢችሉም ቅርብ ጓደኛ ግን እውነቱን ይናገራል ማለት ነው እውነት አንዳንድ ጊዜ ሊያሳምህ ቢችልም ለረጅም ጊዜ ግን ይጠቅምሃል ማለት ነው እውነተኛ የቅርብ ጓደኛ በአስቸጋሪ ጊዜ ይታወቃል ሁለት ነገር በጥሩ ሁኔታ ሲሄድ አብዛኛው ሰው ካንተ ጋር ይሆናል ነገር ግን ችግር ሲመጣ የሚቀርብህ ጥቂት ነው ቅርብ ጓደኛ ግን ምክንያት አያጣም ጊዜ አይቆጥርም ሁኔታም አያይም በዚህ ጊዜ በአጠገብህ መኖሩ ብቻውን እንኳን ልቤን ያረጋጋልኛል ማለት ነው ቅርብ ጓደኛዬ ከመስጠት ብቻ የሚኖር ግንኙነት አይደለም መቀበልንም ይፈልጋል ማለት ነው አንድ በአንድ ላይ ብቻ ተመርኩዞ የሚቆይ ጓደኝነትን አይደለም እኔም እንደ እንደ እንደምቀበለው ያህል መስጠትም መደገፍም መስማትም እና መቆየትም ይገባል እሱም በተመሳሳይ እንደዛው ማለት ነው ይሄ መመለሳሰል ጓደኝነታችንን ያጠናክረናል ማለት ነው። እንደዚሁም ቅርብ ጓደኛ ሰውን ከመጥፎ መንገድ ይመልሳል እኔንም ከብዙ መጥፎ መንገድ ይመልሰኛል ማለት ነው። አንዳንድ ጊዜ ስሜት ስሜታዊ ስሆን ወይም ቁጣ ሲይዘኝ ሰው ማይግባ ውሳኔ ልወስን እችላለሁ። ግን በዚህ ጊዜ ቅርብ ጓደኛዬ በፀጥታ ቃል ወይ በግልጽ ምክር መንገዱን ያሳየኛል ይህም ሚና ከማንኛውም ሀብት የሚበልጥ ዋጋ አለው ማለት ነው። በጊዜ መንገድ ቅርብ ጓደኝነት ሊፈተን ይችላል ርቀት ስራ ህይወት ለውጦች ጓደኞችን ሊለያዩ ይችላሉ ነገር ግን የኔ የቅርብ ጓደኛዬ በርቀት ምክንያት የሚቋረጥ ጓደኝነት አይደለም ማለት ነው። የትም ብሄድ ብንራራቅ ብንለያይም ጓደኝነታችን እንደቀጠለ በዛው ይቀጥላል ማለት ነው። ቅርብ ጓደኛ ማለት ብቻ አብሮ ሚያሳልፍ ሰው አይደለም። አብሮ ሚያድግ አብሮ ሚለወጥና አብሮኝ የሚቆይ ሰው ነው። ስለዚህ የቅርብ ጓደኛ መኖሩ የህይወቴን ጭንቀት የሚቀንስና ደስታዬን የሚያበዛልኝ ታላቅ በረከት ነው ማለት ነው ለኔ ሌላው በአጠቃላይ የቅርብ ጓደኛዬ በህይወቴ ስጦታ ነው። ሁሌ ሁሉም ሰው ብዙ ጓደኛ ሊኖረው ይችላል ነገር ግን እውነተኛ የቅርብ ጓደኛ ጥቂት ብቻ ናቸው። እነሱም እነሱን መጠበቅ ማክበርና መንከባከብ ይገባል ማለት ነው። ቅርቡ ጓደኛ ህይወቴን የሚያበራ ሀዘኔን የሚቀንስና ደስታዬን የሚጨምር ታላቅ ሃብት ነው ማለት ነው ለኔ ስከፋም ተከፍቶ ስደሰትም ተደስቶ ስወድቅም አንስቶኝ መክሮኝ ገስጾኝ ብዙ ነገሬን አብሮኝ የሚያሳልፍ ነው ማለት ነው

ስልኬ ምን ያህል ጊዜ እንደምሞላ ስናገር ይሄ ከለታዊ ህይወት። ከስራዬና ከስልኬ አጠቃላይ ጋር በቀጥታ የተያዘ ነው በአጠቃላይ ስልኬን በቀን አንድ ጊዜ እሞላዋለሁ ማለት ነው። አንዳንድ ጊዜ ግን ከብዙ አጠቃቀም የተነሳ በቀን ሁለት ጊዜ ልሞላው እችላለሁ። ይህ በተለይ በኢንተርኔት በማህበራዊ ሚዲያ እና በቪዲዮ መመልከት ብዙ ጊዜ ስልኩን ስጠቀመው ሁለት ጊዜ ልሞላው እችላለሁ ማለት ነው። ጠዋት ስነሳ ስልኬ አብዛኛው ጊዜ መቶ ፐርሰንት ሞልቶ ነው የሚሆነው የሚያድረው ማለት ነው። ምክንያቱም ሌሊት ላይ እንዳይወርድ ከመተኛቴ በፊት ሞላዋለሁ ከዚያ በኋላ በቀኑ ስልኬን በተለያየ ነገሮች እጠቀማለሁ ለጥሪ ለመልእክት ለመረጃ ፍለጋ ለትምህርትና ለመዝናኛ እነዚህ ሁሉ ባትሪውን ቀስ በቀስ ያነሳሉ ማለት ነው። በቀን መካከል ሲደረግ ባትሪው ወደ አርባ ፐርሰንት ወይም ሰላሳ ፐርሰንት ሲወርድ እንደሁኔታው እመረምረዋለሁ ብዙ ስራ ካለኝ ወይም ውጭ መውጣት ካለብኝ በዚህን ጊዜ እንዳይጠፋ ከፊል ከፊል እንኳን እሞላዋለሁ። አንዳንድ ጊዜ ሃያ ፐርሰንት በታች ሲወርድ መጨነቅ እጀምራለሁ ስለዚህ በፍጥነት መሙላትን እመርጣለሁ ማለት ነው። ስልኬን ለረጅም ጊዜ መሙላት ደግሞ እጠነቀቃለሁ ባትሪው እንዳይጎድል እንዳይጎዳ በመቶ ፐርሰንት በላይ ረጅም ሰዓት በቻርጅ ላይ መተው አልወድም በተቻለ መጠን ሰማኒያ ፐርሰንት እስከ ዘጠና ፐርሰንት ሲደርስ እንኳን አንዳንድ ጊዜ አነሳዋለሁ ይህም ከባትሪው እድሜው እንዲረዝም ይረዳኛል ብዬ አምናለሁ ማለት ነው። አንዲሁ የስልክ አጠቃቀሜ ባትሪውን በጣም እንደሚጎዳ አውቃለሁ ብዙ ቪዲዮውን መመልከት ጨዋታ ጌሞችን መጫወት ኢንተርኔት ሁል ጊዜ ክፍት ማድረግ ባትሪው በፍጥነት እንዲያልቅ ያደርጋል። ስለዚህ አንዳንድ ጊዜ ለመቆጣጠር እሞክራለሁ ያልተፈለጉ መተግበሪያዎችን እዘጋለሁ ብርሃኑን እቀንሰዋለሁ ማለት ነው። ስልክ መምረጥ በዛሬ ዘመን የዕለታዊ ህይወት ክፍል ሆኗል ስልክ ካልነበረ ብዙ ነገሮች ይቆማሉ። መገናኘት መረጃ ማግኘት እንኳን አንዳንድ ስራዎችን መፈጸም ይከብዳል ስለዚህ ስልኬን በየጊዜው መሙላት እንደ ሀላፊነት እመለከተዋለሁ ማለት ነው። ስልኬ መሙላት ለኔ የቀን ልምድ ብቻ ሳይሆን የራሴን ጊዜ አስተዳደር የሚያሳይ ልምድ ነው። ባትሪው ሲወርድ ብቻ መደንገጥ አልወድም ከዚህ በፊት ሁኔታውን እመረምራለሁ ዛሬ ብዙ መንቀሳቀስ ካለኝ ወይም ውጪ ረጅም ጊዜ እንደምቆይ ካወቅኩኝ በጠዋት ተጨማሪ መሙላት እሞክራለሁ። አንዳንድ ጊዜ ፓወር ባንክ መያዝም ልምድ ይሆናል ይህ ከድንገተኛ ችግር ያድነኛል ማለት ነው። በሌሊት ስልኬን ማሙላት ላይ ደግሞ ልምዴ ተለዋዋጭ ነው አንዳንድ ሰዎች ሌሊት ሙሉ በሙሉ በቻርጅ ላይ ይተውታል እኔ ግን በተቻለ መጠን እንዳይቆይ እጠነቀቃለሁ። ተኝቼ ሳለሁ ባትሪ ሙሉ ሲሆን በመቆየቱ ሙቀት ያመጣል ይሄም ባትሪውን በቀስታ ያዳክመዋል ማለት ነው። ስለዚህ ከመተኛቴ በፊት መሙላት እንደጨረሰ እጨርሳለሁ ወይም ማለዳ ቀድሜ እነሳለሁ ማለት ነው። እንደዚሁም የኔ ስልክ መሞላት ልምድ ከቴክኖሎጂ ጋር ያለኝ ግንኙነት ያሳያል ስልኩ ባትሪው ሲያበቃ እንደምጨነቅ ይረዳል ይህም ስልኩ በህይወቴ ውስጥ ምን ያህል ቦታ እንዳለው ያሳያል። ነገር ግን ራሴን ለመቆጣጠር እሞክራለሁ ስልኩ ሲጠፋ አለም አትቆምም ብዬ ራሴን እዘነጋለሁ ይህ አመለካከትን ከቴክኖሎጂ ጋር ጤናማ ግንኙነት እንዲኖረኝ ይረዳኛል ማለት ነው። በተጨማሪም ስልኩን መሙላት በቤተሰብና በማህበራዊ ህይወት ላይ ተጽዕኖ እንዲያሳይ ይችላል። አንዳንድ ጊዜ ከቤተሰቤም ከጓደኛ ጋር ስንቀመጥ ባትሪውን ሲያበቃ ስልኩን መዝጋት ይገደዳል ይህም ትኩረታችንን ወደ ሰዎች እንድመልስ ያደርጋል ማለት ነው። በዚህ ጊዜ ስልኩን እንደ መከላከያ ሳይሆን እንደ መሳሪያ ብቻ እንዲቆይ እመርጣለሁ ማለት ነው። ስልኬ መምራት ቀላል የሚመስል ነገር ቢሆንም ውስጣዊ ትምህርት ያለው ልምድ ነው። ጊዜን መቆጣጠር መጠን መጠበቅ እና ከቴክኖሎጂ ጋር ትክክለኛ ግንኙነት መፍጠር ያስተምራል ማለት ነው። ስለዚህ ስልኬን በየጊዜው መሙላት ብቻ ሳይሆን እንዴት እንደምሞላ መጠንቀቅ ለህይወቴ አንድ አስፈላጊ ክፍል ሆኖልኛል ማለት ነው። በአጠቃላይ ስልኬን ምን ያህል ጊዜ እንደምሞላ በቀን ሁለት ሁኔታ ይለዋወጣል ግን በአብዛኛው በቀን አንድ ጊዜ መሙላት እሞላለሁ። መሙላትም አደርጋለሁ ማለት ስልክ በጥንቃቄ መጠቀም እና ባትሪውን መጠበቅ በረጅም ጊዜ እንዲጠቀም ያደርገዋል። ይሄን በዘመናዊ ህይወት ህይወቴ ላይ ትንሽ ነገር ቢመስልም ትልቅ ጥቅም አለው ማለት ነው። ስለዚህ ስልኬን ያው በአብዛኛው በቀን አንድ ጊዜ ነው በሃያ አራት ሰዓት ውስጥ አንድ ጊዜ ነው። የስልኬን ባትሪ የምሞላው ማለት ነው

አዎ በብዙ ሰው መሃል መሆን ይመቸኛል ሰው በተፈጥሮ ማህበራዊ ፍጡር ነው ከሰዎች ጋር መኖር መነጋገር መስራት እና ልምድ መለዋወጥ የህይወታችን አንዱ አካል ነው። ነገር ግን ሁሉም ሰው በብዙ ህዝብ መካከል መሆኑን እኩል ላይመቸው ይችላል። አንዳንዶቹ በህዝብ በመካከል ሲሆኑ ደስ ይላቸዋል ሀይል ይሰማቸዋል ሌሎች ደግሞ ይደክማቸዋል ይጨንቃቸዋል ወይም ራሳቸውን ያዘጋጃሉ ማለት ነው። በብዙ ህዝብ መካከል መሆን ማለት ለኔ በስብሰባ በገበያ በትምህርት ቤት በስራ ቦታ በሰርግ በቀብር እና በባህላዊ በዓላት ወይም በስብሰባ በህዝብ ስብሰባዎች ውስጥ መካተት ማለት ሲሆን እነዚህ ቦታዎች በድምጽ በንቅናቄ በልዩ ልዩ ሰዎች እና አስተሳሰቦች የተሞሉ ቦታዎች ስለሆኑ ለኔ በጣም ይመቸኛል ማለት ነው። አንዳንድ ሰዎች ብዙ ጊዜ በህዝብ መካከል ሲሆኑ ሀይል ሀይል ይሞላባቸዋል አዲስ ሰዎችን መገናኘት ይወዳሉ ንግግር መጀመሪያ አያስፈራቸውም። በቡድን ስራ ውስጥ ይበልጥ ይበራሉ እነዚህ ሰዎች ለማህበራዊ አመራር ለማስተባበር እና ለህዝብ ንግግር በጣም ጠቃሚ ናቸው ማለት ነው። ለኔ በህዝብ መካከል መሆን ብዙ ጠቀሜታ አለው ማለት ነው ብዙ የማላውቃቸውን ሰዎች አዳዲስ ሰዎችን እንድተዋወቅ ያረገኛል። የተለያዩ ልምድ ለመለዋወጥ ይጠቅመኛል ምክንያቱም ከሌሎች ሰዎች ለመማር እድሎች ይከፈታሉ ለምሳሌ የስራ እድሎች የወዳጅነት የትብብር እና የእርስ በእርስ መረዳዳት ይፈጠራል ማለት ነው። እንደዛም ሆኖ ያው በህዝብ መካከል መሆን ብዙ ደስ ይለኛል። ለኔ በጣም የተመቸኝና የሚያስደስተኝ ነገር ነው ማለት ነው። በዚህ መካከል መሆኔ መመቼቴ ወይም የግል ባህሪ ነው ትክክል ወይም ስህተት አለው ብዬ አላስብም። አስፈላጊ ይሄን ነገር ነው ብዬ አስባለሁ ይህ ማለት ከሰዎች ጋር ከብዙ ሰዎች ጋር መገናኘቴ ለእኔ የተሻለ ኑሮ እንድኖር ያደርገኛል ማለት ነው። በተለይ በማህበራዊ ህይወቴ ውስጥ ግዴታ ከሰው ጋር በህዝብ እና በብዙ ሰዎች መሃል መሆኔ የማህበራዊ ኑሮዬን የበለጠ ያጠናክርልኛል ያሻሽልልኛል ማለት ነው። ይሄ ደግሞ የማህበራዊ ኑሮዬ ጥሩ ሆነ ማለት ደግሞ ለኔም ለራሴም መልካምና ጥሩ ነው ማለት ነው። ካለው ከማህበረሰቡ ጋር በተለያዩ አጋጣሚዎች በሀዘንም ሆነ በደስታ ልንገናኝ እንችላለን። ስለዚህ የህዝብ መካከል መሆኔ ብዙ የችግሮችን እንድፈታ ኑሮዬንም ቀለል አድርጌ እንድመራ ያደርገኛል ማለት ነው። በህዝብ መካከል በተለይ ይመቸኛል ብዬ ምልባቸው ነገሮች የተለያዩ ፕሮግራሞች ሊኖሩ ይችላሉ ከእነዚህ ፕሮግራሞች መሃል ልደት ይኖራል ሰርግ ሊኖር ይችላል የተለያዩ ምርቃት ሊኖር ይችላል። በተመሳሳይ ደግሞ ያው በሀዘንም ጊዜ በህዝብ መካከል መሆን ልችል ይሆናል ያ ማለት ደግሞ ያለኝ ከማህበረሰቡ ጋር ያለኝ ከህዝቡ ጋር አለኝ ቀረቤታዬን የበለጠ ያሻሽልልኛል ያሳድግልኛል። በዚህ መካከል መሆኑ በደስታም በሀዘንም ጊዜ በጋራ መሆናችን ለኔ ይመቸኛል ማለት ነው። ያን ያህል ምንም ሚፈጥርብኝ ችግርም የለም ማለት ነው። ለኔ የበዝ መካከል ብሆን ይመቸኛል አዎ እችላለሁ

አዎ እሳት ማንደድ እችላለሁ። እሳት ማንደድ ማለት እሳት እንዲነሳ ማድረግ ነው። ሰዎች እሳትን ብዙ ጊዜ ለምግብ መብሰል ለሙቀት ማግኘት ወይም። ለብርሃን ይጠቀሙበታል። እሳት ለማንደድ በአጠቃላይ ሶስት ነገሮች ያስፈልጋሉ ብዬ አስባለሁ። ለመጀመሪያ የመጀመሪያው አንደኛው። የሚነድ ነገር ነው ከእነዚህ ከሚነድ ነገሮች ውስጥ አንደኛው። እንደ እንጨት ወረቀት ወይም ትንሽ ደረቅ ቅጠል ያስፈልጋል ማለት ነው። እነዚህ የተዘረዘሩትን እንደ እንጨቱንም ወረቀቱንም ደረቅ ቅጠሉንም። ለማቀጣጠል ለማያያዝ ደግሞ ክብሪት ወይም ደግሞ ላይተር መጠቀም ያስፈልጋል ማለት ነው። ስለዚህ ክብሪት ወይም ላይተር ተጠቅሜ ይሄንን ማንደድ እሳቱን መቀጣጠል እና ማንደድ እችላለሁ ማለት ነው። ያው አንድጄ ለምፈልገው። ነገር ማዋል እችላለሁ ወይ ምግብ ልሰራበት እችላለሁ ወይ። ቤትን ለማሞቅ ለተለያዩ ስራዎችን ለመጠቀም እችላለሁ ማለት ነው። ሌላው እሳት የሚያስነሱ ነገሮች ለምሳሌ እንደ መብራት ወይም ነጭ ድንጋይ አሁን እነዚህ ነጭ ድንጋይ የምንላቸው ነገሮች። ድንጋይ ለድንጋይ ሲጋጭ እሳት የመፍጠር ሁኔታ ስላለ ድንጋይ ከድንጋይ ሲጋጭ እሳት ይፈጥራል። ይህ እሳት ለማንደድ እና እሳት ለማቀጣጠል ይረዳኛል ማለት ነው። ይሄ ደግሞ ያው በብዙን ጊዜ በድሮ ጊዜ አሁን ቴክኖሎጂ ባልተስፋፋበት ጊዜ። በተለይ በዱር በጫካ የሚኖሩ አብዛኛዎቹ ከሰው ርቀው የሚኖሩ ሰዎች። ቴክኖሎጂ ባልተስፋፋበት ጊዜ ድንጋይ ከድንጋይ በማጋጨት ነው። እሳት እንዲፈጠር የሚደረገው ማለት ነው። ስለዚህ አወ። እንደዚህ ድንጋይ ለድንጋይም አፋ እንትን ብዬ አገናኝቼ አጋጭቼ እሳቱን ማንደድ እችላለሁ ማለት ነው። ሌላው እሳት ለማንደድ ወሳኝ ነገሩ አየር ነው እሳት አየር ካለ ከሌለ ጭራሽም አይቀጣጠልም አይነድም ማለት ነው። ግዴታ አየር ወሳኝ ነው ማለት ነው። አሁን ለምሳሌ ከሰል ላይ እሳት ለማንደድ መሞከር። የተዘጋጀ ምድጃ ላይ ከሰል ካደረኩ በኋላ። ደረቅ እንጨት አድርጌ ወረቀት አድርጌ እለኩሳለሁ ማለት ነው። ይህንን በለኮስኩ ሰዓት ልክ ያነደድኩበት ምድጃው አየር ወደሚያገኝበት ቦታ ፊቱን እንዲዞር አድርጋለሁ ማለት ነው። በጭራሽ አየር ከሌለ እሳት ሊነድም ሊቀጣጠልም ስለማይችል ማለት ነው። ስለዚህ እሳት ለማንደድ ዋነኛው እና ከሁሉም የሚያስፈልገው ዋነኛው ነገር አየር ነው ማለት ነው። ሌላው ነገር ግን እሳት አደገኛ ሊሆን ስለሚችል ሁል ጊዜ። ችላ ማለት አይጠበቅብንም ማለት አይገባንም ጥንቃቄ ማድረግ አስፈላጊ ነው ሁል ጊዜ በጥንቃቄ መጠቀም አለብን ማለት ነው። ልጆች ከሰአት ሩቅ መሆን አለባቸው። እሳት ከጨረስ ከተጠቅመን ከጨረስን በኋላ እሳቱን ማጥፋት አለብን ማለት ነው። ብዙ ጊዜ ያው ሁላችንም ችላ የምንላቸው ነገሮች አሉ። እሳት አግባብ ባለው መንገድ መጠቀም የምንችል ከሆነ ነው። እሳት በምናነድበት ሰዓት የበለጠ አካባቢው እሳትን የበለጠ እንዲነድ የሚያደርጉ የተለያዩ ቁስ ነገሮች ሊኖሩ ይችላሉ። ለምሳሌ እንደ ጋዝ እንደ ዘይት እንደዚህ አይነት እንደ ነዳጅ ምናምን አይነቶች ነገሩ ሲሆኑ ሲኖሩ እሳቱን ሊያባብሱ ስለሚችሉ። ከዛ ከእሳት አጠገብ እነዛን ነገሮች ቶሎ ብሎ ማስወገድ አለብን። ሌላው ደግሞ ልጆች እሳት አጠገብ መኖር የለባቸውም። ይህ ማለት ደግሞ ቶሎ ለጉዳት ተጋላጭ ስለሚሆኑ ብዙ ጊዜ። ህፃናት እንደዚህ አይነት ነገር ስለማያውቁ ይጎዳናል አይጎዳምም የሚለውን ነገር መለየት ስለማይችሉ ከአጠገባቸው ከልጆች አጠገብ እሳቱን ግዴታ ማራቅ አለብን ማለት ነው። እሳቱንም በመጨረሻም እሳቱንም ተጠቅመን ከጨረስን በኋላ በአግባቡ ማጥፋት አለብን ማለት ነው። እና ይሄ በአግባቡ ካልጠፋ ግን የተለያዩ ጉዳቶች ሊያደርስ ትችላለህ የተለያዩ ነገሮችን ሊያቃጥልብን ቤቶችን ሊያቃጥልብን ሊያናድብን ስለሚችል። ይሄንን በጥንቃቄ ማጥፋት አለብን ማለት ነው። በአጭሩ ያው እሳት ማንደድ ጠቃሚ ነው ግን በጥንቃቄ መጠቀም ያስፈልጋል ስለዚህ አዎ እኔም እሳት ማንደድ እችላለሁ

አዎ አዳዲስ የስራ ግንኙነቶችን እፈጥራለሁ አዳዲስ የስራ ግንኙነት መፍጠር ማለት ከአዲስ ሰዎች ጋር መተዋወቅ መግባባት እና በስራ ዙሪያ መተባበር ነው ይህ በስራ ቦታ በስልክና በስብሰባዊም በማህበራዊ ቦታዎች ሊከናወን ይችላል ማለት ነው። አዲስ የስራ ግንኙነት ለመፍጠር መጀመሪያ ሰዎችን በአክብሮት መቅረብና ማናገር ያስፈልጋል። ሌላው መስማት አስፈላጊ ነው። ሰዎች የሚናገሩትን በጥንቃቄ መስማትና ማዳመጥ ወሳኝ ነው ብዬ አስባለሁ። ሀሳብን ልምድ ማካፈል ግንኙነትን ያጠናክራል። ያው ሰዎች የምናገሩትን በጥንቃቄ መስማትና ማዳመጥ ወሳኝ ነው ብዬ አስባለሁ። እነዚህን ለሰዎች ማካፈል ግንኙነታችንን ያጠናክራል ማለት ነው። መተማመን ጊዜን መጠቀም እና ነገርን በታማኝነት እንድንጀምር ያደርገናል ማለት ነው። ሌላው አዳዲስ ስራ ግንኙነት መፍጠር ብዙ ጥቅሞች አሉት የመጀመሪያ ጥቅሙ። አዲስ እድሎችን ያመጣል የተለያዩ እድሎች የስራም ይሁን የትምህርትም ይሁን የተለያዩ ስልጠናዎችም ይሁን አዳዲስ እድሎችን እንዲመጣ ያደርጋል ማለት ነው። እውቀትና ልምድን ያስፋፋል በስራ ላይ መረዳዳትን ያበረታታል ማለት ነው። ሌላው አዳዲስ የስራ ግንኙነት መፍጠር ጊዜን ጥረት ይፈልጋል። ሰዎች እርስ በእርሳቸው ሲተዋወቁ በአንድ ቀን ውስጥ ወዳጅ አይሆኑም ግንኙነቱን በቀስታ ይገነባል ስለዚህ ትዕግስት መኖር አስፈላጊ ነው ብዬ አምናለሁ። አንድ ሰው አዲስ ስራ ግንኙነት ሲፈጥር አዲስ እድሎች ያመጣል የተለያዩ ዕድሎች የስራም ይሁን የትምህርትም ይሁን የተለያዩ ስልጠናዎችም ይሁን አዳዲስ ዕድሎች። ምን እንደሚያደርግ ማሳወቅ አለበት ቀላል ሰላምታ መጨመር ይበቃል ሁሉን ነገር በአንድ ጊዜ መናገር አያስፈልግም ማለት ነው። አዲስ እድሎችን ያመጣል የተለያዩ እድሎች የስራም ይሁን የትምህርትም ይሁን የተለያዩ ስልጠናዎችም ይሁን አዳዲስ እድሎችን እንዲመጣ ያደርጋል ማለት ነው። እውቀትና ልምድን ያስፋፋል በስራ ላይ መረዳትን ያበረታታል ማለት ነው። እንዲሁም ግንኙነት ለመጠበቅ ጊዜን ጊዜ ጊዜ መጠይቅ በጊዜው መገናኘት አስፈላጊ ነው። ሌሎችን መርዳት ሳይጠበቅ። መመለስ ማለት እንዲሁም ግንኙነት ለመጠበቅ ለሌሎች መርዳት ማገዝ ያለብንን ነገር ከሌሎች ምንም ነገር ሳንጠብቅ መርዳትና ማድረግ አለብን ለማለት ነው። ሌላው ችግር ቢኖር በሰላም መነጋገር ማለት ነው። በአጠቃላይ አዳዲስ ስራ ግንኙነት መፍጠር እውቀትን ያሳድጋል እድልን ያስፋፋል እና ሰውን በስራ ህይወት እንዲበረታታ ያደርጋል። እንዲሁም አዳዲስ ስራ ግንኙነት መፍጠር ሰውን በስራና በህይወት ጠንካራና በትግስትና በአክብሮት ከተደረገ በጣም ጠቃሚ ነው ማለት ነው። ስለዚህ አዳዲስ የስራ እድሎችን ስራ ግንኙነቶችን መፍጠር መቻል። አብሮኝ ለሚኖሩ ቤተሰብም ጓደኛም የስራ ባልደረቦቼም የተሻለ ነገር ለማድረግም ለራሴም የተሻሉ ነገር እድሎችን ለመፍጠር ይጠቅማል ማለት ነው። አዎ አዳዲስ ስራ ግንኙነቶችን በብዙ አይነት መንገድ እፈጥራለሁ ማለት ነው። ይሄ በተለይ ለስራዬ እድገት እና የተሻለ ደረጃ ለመድረስ በጣም ጠቃሚና ወሳኝ ነው። አዳዲስ ስራ ግንኙነት መፍጥር። ስለዚህ ያው አዳዲስ ስራ ግንኙነቶችን ብዙ ጊዜ በተደጋጋሚ እፈጥራለሁ። ይሄ ደግሞ ለራሴ ጠንካራ እንደሆን አድርጎኛል ማለት ነው። አዎ የስራ ግንኙነቶችን አዳዲስ የስራ ግንኙነቶችን እፈጥራለሁ